ብዙ ሰነዶችን ታዘጋጃለህ? አዎ። ከስራዬ ጋር በተያያዘ አንዳንድ ሰነዶችን በብዛት አዘጋጃለሁኝ ይሄ ማለት ይሄ በዋነኛነት ከደንበኞች ጋር በቀጥታ የሚያገናኝ ስራ ስለሆነ የምሰራው። እነዚህ ነገሮች እኔ የማዘጋጃቸው አንድ ደንበኛ የኛን አገልግሎት አገልግሎት ፈልጎ የመስሪያ ቤታችን ድረስ ሲመጣ ሌላ ደግሞ በማንኛውም እኛን በሚያገኝባቸው መንገዶች ለመገናኘት ሲሞክር የመጀመሪያ የምናደርገው ስለምንሰጠው አገልግሎት በቂ የሆነ ማብራሪያ ለደንበኛ እንሰጣለን። ከዛ ባለፈ ደግሞ እሱ በምን አይነት መልኩ አብሮን መስራት እንደሚፈልግ ምንም አይነት አገልግሎቶቹን ከእኛ መስሪያ ቤት መውሰድ እንደሚፈልግ አስቀድመን እሱን ለማወቅ እንሞክራለን። ከእነዛ ነገሮች ከጣራን እነዛ ነገሮች ከጨረስን በኋላ ስምምነቶችን እናደርጋለን። እንዳልኩት እንዳልኩት በምን ያህል ጊዜ ስራውን እንደማያልቅ ምን አይነት ስራዎችን ምን አይነት አገልግሎቶችን እንደሚፈልግ እና ደግሞ ምን ላይ እንድናግዘው እንደፈለገ ያ ደንበኛ እናውራበታለን ማለት ነው። ከዛ በኋላ ስለ መስርያ ቤቱ ስለ እኛ ስይሆን ስለ ደንበኛችን መስርያ ቤት። ስለ ሚሰራበት ቦታ ሁሉም ነገር የተዘጋጀ ሰነድ አለ። እነዛም ሰነዶች እንዲሞላቸውና እንዲፈርምባቸው እናደርጋለን በእኛ በኩል ደግሞ መፈረም ያለባቸው ነገሮች አሉ። እነዛ ነገሮች አስፈርመን ከጨረስን በኋላ ያው ዋነኝነት እንዳልኩት እኔ ነኝ ያንን ስራ የምሰራው እና በብዛት ደንበኞች በምመጡበት ጊዜ በምመጡበት ጊዜ እነዚህ ሰነዶች እኔ ነኝ የማዘጋጃቸው ማለት ነው። እና ያው በተለያየ ጊዜ የተለያየ መጠን ያለው የተለያየ ቁጥር ያለው ደንበኛ ሊመጣ ይችላል። አንዳንዴ በጣም በዝቶ ሊመጣ ይችላል ሲራ ስራ በጣም ጫና በሚኖርበት ጊዜ ሊመጣ ይችላል። አንዳንዴ ቀን ደግሞ ብዙ ጫና የሌለበት ያሌለባቸው ጊዜያቶች አሉና። እንደዛ አይነት ጫና የሌለባቸው ጊዜያቶች ሲሆኑ ደግሞ ሲሆኑ ደግሞ ምን አለ ሲሆን ደግሞ ምን እናደርጋለን? ቁጥራቸው አነስ ያሉ ወረቀቶችን ወይም ሰነዶችን ነው የሚያዘጋጀው ማለት ነው። ዞሮ ዞሮ በየጊዜው የምናስተናግዳቸው ወይ የምንቀበላቸው የደንበኞች ቁጥር ሊበዛም ሊያንስም ይችላል። ግን በተቀበልነው ደንበኛ ልክ ሰነድ ማዘጋጀት ግን ግዴታ ነው። ምክያቱም ስራው ህጋዊ መሆን አለበት። ከዛ ባለፈ ደግሞ ሁሉም ነገር ወረቀት ላይ መስፈር አለበት። ያለን ስምምነት ስለ ስራው ከእንደገና ደግሞ ስለተሰጠንም ጊዜ በምን ያህል ጊዜ ስራው እንደሚያልቅ ያለውን ነገር በሞላ ወረቀት ላይ መስፈር ስላለበት እንዲህ እናደርጋለን ማለት ነው።

እሩዝ ትወዳለህ? እሩዝ አልወድምም አልጠላምም ማለት ከተገኘ ምበላው ግን ደሞ ለማዘጋጀትም ቢሆን ለመብላት ብዙም ማልጓጓ አይነት ምግብ ነው። ያው እንደሚታወቀውም ብዙ ለማዘጋጀት ሚከብድ አይነት ምግብ አይደለም ምናልባት ለመብሰል ጊዜ ይወስድበት ይሆናል ጊዜ ይወስዳሉም። ከዛ ውጪ ግን ከዛ ውጪ ግን ምንም ሚከብድ ነገር የለውም እንትኑን ማዘጋጀት በጣም ቀላል ነው ይመስለኛል። ማዘጋጀቱ ቀላል ነው ብዙ ሚከብድ ነገር የለውም። ከዛ ባለፈ ግን እኔ እንዴት ነው ማየው። በጣም አሪፍ ነገሩ ስለ ሩዝ አንደኛ ለዛም ይመስለኛል አይደለ እነዚ በተለይ ደሃ ሚባሉ ሀገሮች ላይ በጣም የሚዘወተረው ይመስለኛል በዚ ምክንያት ይመስለኛል። በጣም በትንሽ መጠን ብዙ ሩዝ ማግኘት እንችላለን ምክንያቱም ትንሽ አብስለነው መጠኑን በጣም ብዙ ምግብ ነው እና ይሄን ያክልም ከጤና አኳያም ያን ያክል የተጋነነ። ከብዙ ምግብ ብዙ ምግቦች ስንበላቸው ወይ ስናዘጋጃቸው በቃ እንደዚህ አይነት ጥቅም እንደዚህ አይነት ጥቅም። ከእንዲህ አይነት ምግብ ይሄን አይነት ፕሮቲን ወይም ቪታሚን እናገኛለን ተብሎ አደለ ሚታሰበው። ሩዝ ገለባ ነው ያንያክል የጤና ጥቅም አለው ምናምን ተብሎ ሚወራለት አይነት የምግብ አይነት አይደለም። አንደኛው ያልኩት ጥቅሙ በትንሽ መጠን ብዙ ማግኘት ስለምንችል ነው። ለዛም ነው ዋጋውም ርካሽ የሆነው። ነው ሚመስለኝ ከዛ ባለፈ የሩዝ ጥቅም ሚመስለኝ በጣም በተለያየ አማራጭ መሰራት ይችላል። በጣም በተለያየ አማራጭ ከምንም ነገር ጋር እንደማባያ ሆኖ ሊሰራ ሚችል የምግብ አይነት መሆኑን ምናልባት ተመራጭ ሊያደርገው ይችል ይሆናል። ከዛ ባለፈ ግን አኔ እንዳልኩት እወደዋለውም ብዬ ማውራት አልችልም አልወደውም ብዬም ከናካቴው ማልበላው አይነት ምግብም አይደለም። ግን ደሞ ሲበላ ሲሰራ እበላዋለው። በጣም ከስንት አንዴ ነው ምሰራው ለራሴ ከስንት አንዴ ነው ምሰራው እንጂ ትዝ አይለኝም ፍጹም ትዝ አይለኝም። በጣም ከረጅም ጊዜ በኋላ በጣም አጣፍጬ እንደምበላው አድርጌ የተለያየ ግብአቶችን ጨምሬ እንዳልኩት። እንዲው ምወደው ስላልሆነ አለ አደለ ለምሳሌ ስጋ ነክ ምግቦችን እወዳለሁ። እኔ እና ነክ ምግቦች ከሆኑ ብዙ እንትንም ላያስፈልጋችሁ ይችላል ብዙ አይነት መሰራት ወይም በጣም በተጋነነ ቅምጥል አሰራር መሰራት ላይጠበቅበት ይችላል አላቅም። ሩዝ ሲሆን ግን ምክንያቱም እንዳልኩት ስጋ ምንም ለመብላት ሚያስቸግር አይነት ምግብ አይደለም በቀላሉ ሚበላልኝ አይነት ምግብ ነው ለኔ ለኔ በጣም ወድጄው ስሰራው ደስ ብሎኝ ስበላውም ደስ ብሎኝ። ማዘጋጀው አይነት ምግብ ስለሆነ ምንም እንትን ሚሉ ነገር የለውም። ከዛ ባለፈ ግን እንትን ሲሆን ግን ሩዝ ሲሆን ግን እንዳልኩት በተለያየ መንገድ የመሰራት እድሉ አለ ከብዙ ነገር ጋር ለምሳሌ ከሰላጣ መሰራት ይችላል። እንደ ሾርባ መሰራት ይችላል። ከተለያዩ የስጋ ስጎች መሰራት ይችላል። ከድንችና ከሌሎች አትክልቶች ጋ መሰራት ይችላል ብቻውን ማለት ነው። ከአሳ ስጋ መሰራት ይችላል። ከዶሮ ከበሬ ከማንኛው አይነት ነገር መሰራት ሚችል ነው የምግብ አይነት መሆኑ ትንሽ ተወዳጅ ሊያደርገው ይችል ይሆናል እንጂ። እኔ እንደውም ብዙ ምግብ አላማርጥም ምናምን ምባል አይነት ሰው ነኝ። ያገኘሁትን ደስ ብሎኝ ምበላ መብላት ምችል አይነት ሰው ነኝ። እና ለሩዝ ሲሆን ግን ያንያክል የተጋነነ መውደድ ፍጹም የለኝም።

በተፈጥሮ ውስጥ መራመድ ትወዳለህ? አዎ እንዴ በተፈጥሮ ውስጥ መራመድ በጣም ነው የምወደው። ሰላም አለው መረጋጋት አለው። የሚያስጨንቅ ነገር የለም። ተፈጥሮ ጋር ሁሉም ሰላም ነው። ማለት በአእምሮአችን በስነ ስርዓት ካለመጠቀማችን አእምሮአችን ካለመግዛታችን የገዛ ጠፈጥሯችን ካለመረዳታችን የተነሳ የከፍጥርታት ሁሉ ሰላማችንን ያጣነው ወደ ራሳችን መመለስ ያቃተን ከዛ ደግሞ ከተፈጠርንበት ከተሰራንበት ትክለለኛው አላማ እና ከመጀመሪያው ከመጀመሪያው ከነበረን ሰላም ትንሽ ርቀን ያለን የሚመስለኝ የሰው ልጅ ነው። ምክኒያቱም በመሃል የሰው አካል መንፈስና አይምሮ አለው እና ይሄ አይምሮ እንትን ነው በቃ እኔ እኔ ልግዛ አይነት የሚል የአካላችን ነው። እና እኛ ካልገዛነው አይምሮአችን ኬመፈሳችን ባህሪይ አካል አደረግን። አይምሮአችንም እንደ መሳሪያ ካልተጠቀምንበት ብዙ ነገራችን ሊያብለሽ እንደሚችል። ያየነው ያለነውን በሰው በቃ የተፈጠሩ ማለት አለም ላይ የተከሰቱ ማናቸውንም መረባበሾች አለም ላይ የተፈጠሩ ተፈጥራዊ ይሁኑ በተለይ ሰው ሰራሽ ችግሮች የምናያቸው ሁሉ ችግሮች መነሻቸው የሰው ልጅ ነው ብዬ አስባለሁ። የሰው ልጅ ብቻ ሳይሆን ደግሞ የሰው አይምሮ ነው። የሰው አይምሮ ነው እና ሰው አይምሮውን ከቁጥጥር ውጪ ሲሆን ከራሱ ቁጥጥር ውጪ ከመንፈሱ ቁጥጥር ውጪ ሲሆን ምን ሊያደርግ እንደሚችል አይታወቅም። ምክንያቱም ያ አይምሮ አካል ያን ያክል ስለሆነ ማለት ነው። አእምሮአችን ምንም ነገር የመፍጠር ምንም ነገር የመስራት ምንም ነገር የማስታወስ ከዛ ደግሞ የመፍጠር አዲስ ነገር የመፍጠር ችሎታ። ተሰጥቶት የተፈጠረ የ አካላችን ነውና ግን እኛ ካልገዛነው እኛ ካላዘዝነው እኛ ካልተጠቀምንበት ማለት እንደ ልክ እንደ መሳሪያ አሁን። ስልክ ለመደወል ብፈልግ ወይ ፎቶ ለማንሳት ስፈልግ ስልኬን አንስቼ ፎቶ አነሳለሁ አይደለ ወይ ደግሞ ወደ ውጪ ማውጣት ስፈልግ እግሬን አዘውና እወጣለሁ ወደ ውጪ ማለት ነው። ወይም ሌላ ወደምፈልግበት ቦታ መሄድ እጀምራለሁ ማለት ነው። አይደለ ልክ እንደዛ እግራችን ለመራመድ እንደተሰራው ሁሉ ለመሮጥ እንደተሰራው ነገር ግን እኛ ካላዘዝነው በስተቀረው እኛ ካልመራነው በስተቀረ መሄድ እንደማይችለው ሁሉ አይምሮአችንም። ያለው አቅም መፍጠር ማስታወስ ነገሮችን ማከናወን ማሰብ ነው ስራው ማለት የችሎታው ማለት ነው። የአእምሮና ይሄን ነገር ግን እኛ አዘነው እኛ ስናዘው ብቻ የሚሰራ የኛ ባሪያ የኛ አገልጋይ የኛ መሳሪያ ካልሆነ በስተቀር። ብዙ ብዙ ጥፋቶችን በራሱ ብቻ እያሰበ በራሱ ብቻ እያደረገ ማለት እኛን እኛ ባሪያ ልናደርገው ሲገባ እሱ እኛን ባሪያ ሲያደርግ ሊፈጠር የሚችል ውጥን ነገሮች ማሳያ ናቸው ብዬ አስባለሁ። የምንላቸው በአለም ላይ እየተከሰቱ እየተከናወኑ ያሉ ነገሮች ለዚህ ማሳያ ናቸው ብዬ አስባለሁና። ተፈጥሮ ግን እነዚህ አትክልቶች እጽዋት አፈር ውሃ ሰማይ ሁሉም መጥቶ ተፈጥሮ ግን ከሰላማቸው ጋር ተስማምተው ነው የሚኖሩት ከመጀመሪያ ከተፈጠሩበት አላማ ጋር ከተፈጠሩበት መሰረት ጋር ተስማምቶ ነው የሚኖሩት። ምንም አይነት መቃረን እነሱ ጋር የለም። እና ስለዛ ስንጠጋቸው ስለሚሰማን ለዛ ነው ነውና እኔን ጨምሮ ብዙ ሰዎች ይሄንን ነገር እንወደዋለን ብየ አስባለሁና። እኔ ደግሞ እንደ ግለሰብ በተፈጥሮ ላይ መራመድ ረጅም ሰዓትን እዛ ጋር እዛ ላይ ቁጭ ብሎ ማሳለፍ በተለይ ከምትወደው ሰው ጋር ከምትቀርበው ሰው ጋር ምንም ባታወራም ከምትግባባው ሰው ጋር ለረጅም ጊዜ ያንን ማድረግ በጣም አስደሳች ነገር እንደሆነ ነው የማስበው።

ምን አይነት ልብስ ትወዳለህ? እኔ ይሄ እርግና ነው የተለያየው ልብሶችን ነው የምለብሰው ምንም በተለየ ሁኔታ ይሄንን ነው የምለብሰው የምለው ልብስ የለኝም። ምክንያቱም እንዳልኩት ብዙ የተለያዩ የልብስ አይነቶችን ነው መልበስ የምወደው ከዛ በዋነኝነት ግን ምቾት የሚሰጠኝ ማንኛውም አይነት ልብስ ልላብስ እችላለሁ። አሁን ከቅርብ ጊዜ ወዲህ ያመጣኋቸው እንትኖች አሉ ስታይሎች አሉ ለምሳሌ። የጨርቅ ሱሪ በብዛት ለመልበስ እየሞከርኩኝ ነው ምክንያቱም ይሄ ጂንስ ሱሪ ምናምን በጣም እያጫነቀኝ ነው። ረጅም ሰዓት ደግሞ ስራ ጋር በተለይ ስሆል ጠዋት ወጥቼ ማታ ነው ልገባ የምችለው። እና ቀን ሙሉ ያንን ጂንስ አድርጌ መዋል በጣም እያሰለቸኝ በጣም እየከበደኝ በጣም እያስጠላኝ ስለመጣ። ቃንትን እያደረኩ ነው አሁን ላይ ጨርቅ ሱሪ ብቻ እየተጠቀምኩኝ ነው። ከዛ ባለፈ ግን ጉርጅ ቀሚሶች ረዣዥም ቀሚሶች ምናምን ለመልበስ እየሞከርኩኝ ነው። በተቻለ በጣም ስራ ቦታዬ ላይ በምሆንበት ጊዜ እና በምንቀሳቀስበት ጊዜ ወዲህ ወዲህ በምልበት ጊዜ ምቾት ሊሰጡኝ የሚችሉ አይነት ልብሶችን ለመልበስ እየሞከርኩኝ ነውና። ይሄን ይሄን በሚሆንበት ጊዜ አብዛኞቻችን ይውእንደሚታወቀ አዲስ ስታይል በመጣ ቁጥር ያንን ስታይል መከተል ሰዎች የለበሱትን ወይ ደግሞ ሰዎች ለብሰውት አምሮባቸው ያየናቸውን ልብሶች ለመልበስ ነው የምንሞክረው። እና ምን ሞክረው አብዛኞቻችን እና እሱ ተገቢ ነው ብዬ አላስብም። አንደኛ እኛ የምንፈልገው ነገር ነው ወይ ማወቅ አለብን። ሁለተኛ ደግሞ ከእኛ ጋር ይሄዳል ወይ ምቾት ይሰጥሃል ወይ ከምንም በላይ በቃ ልብስ ሲባል ቅድሚያ መሰጠት ያለበት ብዬ የማስበው ምቾት ነው። በተለይ እኔ እንኳን ብዙ እንቅስቃሴ ያለው ስራ አይደለም የምሰራው ግን ረጅም ሰዓት ነው የማሳልፈው። ነው እና ረጅም ሰዓት ነው የማሳልፈው እና ረጅም ሰዓት የማይመቸኝ አይነት ልብስ ለብሼ መቆየት አልችልም። ስሜቴን ይጎዳል። የምቆይበት የሆነ ምንድነው የሚባለው ሙድ ይረብሻል ምናምን እና በተቻለ መጠን ምቾት የሚሰጠኝን ልብስ መልበስ ነው የምሞክረው። ግን በተለይ እንቅስቃሴ የሚበዛበት አይነት ስራ የሚሰራ ሰው። አለ አይደለ ኦፊስ ውስጥ ሆኖ ተላላኪ ለምሳሌ የሆነ ሰው ምን ያህል በቃ ወዲህ ወዲያ እንደሚል ይታወቃል። እና በዛን ሰዓት ምቾት የማይሰጠውም የሆነ ቀለል የሚል ስሜት እንዳይሰማው የሚያደርግ አይነት ልብስ ለብሶ እስከመቼ ሊቆይ ነው። እና አይሆንም ስለዚህ በተቻለ መጠን ምቾታችን ላይ በደንብ አጥብቀን ማሰብ አለብን። ተመሽቶኛል ወይ ሰዎች ስለለበሱት ወይ ብዙ ሰዎች ለብሰውት ስላማረባቸውና አይተነው ስለወደድነው ሳይሆን እኛ ስንለብሰው ምቾት ይሰጠናል። ደሞ ስናይ በጣም ደስ የሚለኝ ነገር ይላኛል። መስታዎት ላይ ቆሜ ራሴን ሳይ ራሴን ነው ማየት የምፈልገው። በቃ ምንም የተለየ አይነት እንትን እንዲሰጠኝ አልፈልግም። የተለየ ምድር የሚባለው መልክ የተለየ እኔነት። አንዳንዴ ጊዜ ለምንለብሰው ልብስ እንትናችን ይቀይረዋል አይደለም። ለምሳሌ በጣም አጫጭር አጭር የተባለ ቀሚስ መልበስ አልፈልግም በፍጹም አልፈልግም። ይሄ ማለት ማለት ነው። በቃ ራሴን ሳይ ራሴን የሆንኩ አይመስለኝም እና ለምን እለብሳለሁ። ስለዚህ በተቻለኝ አካባቢ ራሴን የሆንኩ እንዲመስለኝ ራሴን የሆንኩ እንዲመስለኝ ራሴን መስታወት ላይ ፊት ቆሜ ሳየው በቃ ራሴን ራሴን ያየው እንዲመስለኝ ማድረግ ነው የምፈልገው። በተቻለ መጠን እና እንዳልኩት እሱ ከምቾቱ በዘለለ የሚያሳስበኝ ነገር ነው ብዬ ነው የማስበው። እና እሱን እሱን ማየት አለብኝ ብዬ አስባለሁ። ሌሎችም ይሄንን ነው የምመክረው።

በእግር ምን ያህል ርቀት መጓዝ ትችላለህ ይመስለኛል ያን ያክል ጎበዝ ምባል አይደለሁም መሰለኝ በግር መጓዝ። ያን ያክል ጎበዝ አይደለሁም ማለት። ይሰለቻል እንዴ። ያው ከጤና አንፃር አንድ ጤናማ የሚባል ሰው ወይ ደግሞ ጤናውን መጠበቅ የሚፈልግ ሰው ከሠላሳ እስከ አርባ ደቂቃ ድረስ በቀን ውስጥ የእግር ጉዞ ማድረግ አለበት ይላል። ይሄ ማለት ግን መደበኛ ያካል ብቃት እንቅስቃሴ የማይሰራ ሰው ከሆነ። ወይ ደግሞ ቁጭ ብሎ ቢሮ ውስጥ የሚያሳልፍ አይነት ሰው ከሆነ። በተቻለ መጠን በቀን ውስጥ ከሠላሳ እስከ አርባ ደቂቃ ድረስ የአካል ብቃት እንቅስቃሴ ማድረግ እንዳለበት ሀኪሞች ይመክራሉ። ከዛ ባለፈ ግን እኔ የምመርጠው ነገር ነው ብዬ አላስብም ምናልባታ አንዳንድ ቀናቶች አሉ። በእግሬ ወደ ስራ የሚሄድባቸው ቀናቶች አሉ ከዛ ደግሞ ማታም ወደ ቤት ስመለስ በእግሬ የምመለስባቸው ጊዜያቶች አሉ። ግን አንዳንድ ቀን ረጅም ሰዓት ልቆም እችላለሁ ስራ ቦታ ላይ ስሆን። በጣም ስራ በሚያዘበት ሰዓት ቀኑ ሙሉ ቆሜ ላሳልፍ እችላለሁና። እንደዛ በሚሆንበት ሰዓት እግሬን በተወሰነ መልኩ ስለ በተለይ ከቅርብ ጊዜ ወዲህ በቃ እየተሰማኝ ነው በጣም እግሬን እያመመኝ እንደሆነ እየተሰማኝ ነው። አንዳንድ ቦታዎች ላይ ያበጠ ምናምን እና እሱ ነገር ምቾት የሚነሳ ነገር አለው። ከዛ ባለፈ ደግሞ መንገድ ላይ ስሄድ። የሆነ በተወሰ መልኩ የሚያምን ነገር ስሜት አለው የማም የማሳመም አይነ ስሜት አለው። የማሳከክ አይነ ስሜት አለው እና። እንዳልኩት በተለይ አንዳንድ ቀናቶች ላይ ረጅም ሰዓት ልቆም እችላለው ስራ ቦታ ላይ ካለ ምንም እረፍት ማለት ነው እና። እንደዛ በምሆንበት ጊዜ ለራስ እረፍት መስጠት ያስፈልጋል። እንዳልኩትም እንደዛ በሚሆንበት ጊዜ ወይ በታክሲ ነው ምመለሰው። አልያ ደግሞ ባጃጆችን ነው የምጠቀመው ወደ ቤቴ ስመለስ ማለት ነውና። ያን ያክል ጎበዝ አይደለሁም። የእግር ጉዞ ላይ ያን ያክል ምመርጥ አይነት ሰው አይደለሁም። ስራ ቦታ ራሱ በጣም ቅርቤ ሆኖ አስር ደቂቃ አስራ አምስት ደቂቃ የሚወስድ ነው በእግሬ ከሄድኩኝ ማለት ነው። እኔ ግን በታክሲ መሄድን ነው የምመርጠው። ለምንድነው ሲባል አንደኛ ትንሽ አቀበት ነገር አላትና። ዮነ ያሰለቸኛል ለምንድነው አላውቅም። በአብዛኛው ግን ያው ሰዓት ስለሚረፍድብኝና በጊዜ መግባት ስለምፈልግ ነው እንደዛ የማደርገው። ምክንያቱም በሳቱ መድረስ አለብኝ። አይሞላልኝም በተለይ ጠዋት ስወጣ ጭራሽ አይሞላልኝም እና። በተቻለ መጠን የ በትክክለኛው የስራ ሰዓቴ ላይ መግባትም ካለብኝ። አስቀድሜ ከቤት መውጣት ሊጠበቅብኝ ነው ማለት ነው። በጠዋት ተነስቼ ልብሴን ቀይሬ እንደገና ምግብ በልቼ ምናምን ለመውጣት ትንሽ ጊዜ ስለሚወስድ። ለእግር ጉዞ ጉዞ ማሳልፋት የነበርኩትን ቤቴ ውስጥ አሳልፋትና በአምስት እና በሁለት በሁለት ወይ በሶስት ደቂቃ ውስጥ እደርሳለሁ ማለት ነው። በታክሲ ከሆነ። በእግሬ ከሆነ እስከ አስራ አምስት ደቂቃ ይወስድብኛል። በታክሲ ከሆነ ግን ከሶስት እስከ እስከ አምስት ደቂቃ ብዙ ነው። ብቻ ግን ሶስት እስከ አምስት ደቂቃ ድረስ ሊወስድብኝ ይችላልና። ያንን ነው ምመርጠው እንዳልኩት። ከዛ ግን አንዳንድ ቀን ቀለል ያለ ቀን ሲኖር እንደዚህ የስራ ጫናው ቀነስ ያለ አይነት ቀን ሲሆን ግን በእግሬ ለመመለስ እሞክራለሁ። ከጓደኞች ጋር አብረን በተለይ ከሆነ። በእግር እየተንቀሳቀስን መንገድ ላይ እያወራን እየሳቀን አንዳንድ ነገሮችን እርስ በእርስ እያወራን በእግር ደስ ብሎን እንመለሳለን ማለት ነው።

የምትወደው መክሰስ ምንድነው? ምን ሊሆን ይችላል? ብዙ ነገር ነው የምበላው በነገራችን ላይ ብዙ ነገር ነው የምበላው ያው ምግብ ማብሰር እወዳለሁ ብያለሁ። ምግብ ማብሰል በጣም ነው የምወደው። ቅድም ከሆነ ጓደኛዬ ጋር እያወራን ነበርና ምን አለኝ ከቤት ስወጣ አለ ከቤት ከወጣሁ በኋላ በተቻለኝ መጠን አንድ ላይ እየበላን ነውና እራት አንድ ላይ እየበላን ከዛ ትንሽዬ ነገር- ተረፈች ማለት ነውና እና ከዛ ብለው እንጂ ከሚያደር በልተነው እንደር ምናምን አልኩት ከዛ አይ ችግር የለውም ይደር ምናምን አለ ለምን እለዋለሁ እኔ የለመድኩት አለ- እሱ ወንድ ላጤ ነው ና የለመድኩት እንዴት ነው ከውጪ ስመጣ ማለት ሰርቶ የሚጠብቀው ሰው ስለሌለ- ስለሌለ ምንድነው የሚያደርገው ትንሽዬ ያተርፍና እንትን ቁርስ በልቶ እኮ ነው። የሚወጣው ከቁርሱ የተወሰነች ያህል አንድ ሶስት ምናምን የምትሆን ጉርሻ- አተርፍና አለ ከዛ በኋላ ለምሳ ወይ ከቤት ሲመጣ አለያ ደግሞ ለእራት ሲመጣ ያቺን ሶስት ጉርሻ በልቶ- ከዛ መደበኛ እራቱን ወይም ምሳውን ወደ ማዘጋጀት ይገባል ማለት ነው። እና አቅም ስለማይኖረኝ አለ ከውጪ መጥቼ- ደክሞኝ ምናምን ልብሴን ቀይሬ ከእንደገና የምበላው ነገር ለማዘጋጀት- አቅም ስለማይኖረኝ አብዛኛው ጊዜ ሳልበላ ልተኛም እችላለሁ። በጣም ከመድከሜ የተነሳ- መተኛት ልመርጥ እችላለሁ አለ። ከዛ እንትን አለኝ። በጣም አሳቀኝ። እንደዛ ልመርጥ እችላለሁኝ። እና- ማትረፉን ለምን ለምጀዋለሁ አይነት ነገር ነበር ያለኝ። እና እኔም ከእንትን ስመጣ ከስራ ስመጣ ደክሞኝ ምናምን እውነቱን ለመናገር ምንም ያህል ቢደክመኝ ራቴን ሳልበላ ምናምን እንትን አልልም። ግን በተቻለ መጠን በጣም ቀለል ያለ ነገር እንዲሆንልኝ ነው የምፈልገው የምሰራው ነገር ነው እንጂ- ሳልበላ አልተኛም። እና- ያው ወንዶች የሚጠበቅ ነገር ነው። ይሰለቻቸዋል። ምግብ ማዘጋጀት ምናምን እንደዚህ- በጣም ጥቂቶች ናቸው ወደውት እየተዝናኑበት ምናምን የሚሰሩት በጣም ጥቂቶች ናቸው እንጂ አብዛኞቹ መስራት ስላለባቸው መብላት ስላለባቸው የሚሰሩ አይነት ስለሆኑ- እነሱ ብዙ እንትን አይላቸውም። መክበዱ ብዙ ላይገርም ይችላል ማለት ነው እና። እኔ ግን የምወደው መክሰስ ብዙ ነገር ነው የምሰራው እውነቱን ለመናገር። ለምሳሌ :-ፍራፍሬዎች ካሉኝ እነሱን ቆራርጬ ልበላ እችላለሁ። ወይ ደግሞ ዳቦ ነገር ካለኝ ወይ ይዤ ከገባሁ እንደሆነ ደግሞ- ማርም ይሁን ማርማላታም ይሁን የሆነ ነገር ቀብጬ- ልበላ እችላለሁ። ከዛ ባለፈ ምን ልሰራ አችላለሁ ከዛ ባለፈ ሳንዱች ነገር ልሰራ እችላለሁ። ያው ጊዜ ስለማይወስድ እንቁላል- ዳቦ ትንሽዬ አስቤዛ በቃ ከዛ ውጪ የሚያስፈልግ ነገር ስለሌለ እሱን ላደርግ እችላለሁ። በቃ ካልሆነ ደግሞ ቅድም ጓደኛዬ እንዳለው የተረፈ ነገር ካለ እሱን ቀማምሼ እንደመክሰስ ልወስደው እችላለሁና። መክሰስ አስፈላጊ ነገር ነው። ለእራት መዳረሻ አይደል። ቁርስ በላን። ከዛ ምሳ ሰዓት ምሳ ሲሆን በላን። ከዛ ደግሞ እራት ሁለት ሰዓት በተለይ የሚበላ ሰው ከሆነ ከምሳ ሰዓት ስድስት ሰዓት የበላውን ምግብ እስከ ሁለት ሰዓት ላይቆይለት ይችላል። አስራ አንድ ሰዓት አካባቢ መክሰስ ነገር ከቀመሰ ወደ እራት መዳረሻ ይሆንለታል ማለት ነው። በተለይ ደግሞ እንትን ጨመር- ኪሎ ክብደት መቀነስ መጨመር የሚፈልግ ሰው- እንደዚህ አይነት ነገሮች ማለፍ አለበት ብዬ አስባለሁ። እኔ በጣም ስልቹ ስልቹ ሰው ነኝ ለምግብ በጣም ስልቹ ሰው ነኝ። ማለት በበላው ቁጥር ራሴን ነው የምታዘበው። ምን ያህል ነው የበላሁት ዛሬ ምናምን እላለሁና። እና- እንዴ አትቁጠሪ ምናምን ትለኛለች እናቴ እና- እንደዛም ሆኖ ግን በተቻለኝ መጠን ላለመዝለል እሞክራለሁ።

ጥፍርህን ትቆርጣለህ ወይ? አዎ አሁን እካን ረዝሞብኛል የተወሰነ እንደውም ረስቸው ትንሽ ቆይቻለሁ እንትንም ተሰርቼ ነበረ አርቲፊሻል ጥፍሩም ለጥፌበት ነበረ የተወሰነ ጊዜ። ሰርግ ነበረብኝ ከተወሰነ ጊዛት በፊት ጾም ከመግባቱ በፊት። የወንድሜ ሰርግ ነበረና ለዛ ሰርግ ድምቀት እንዲሆን ትንሽ ማለት ሴት ልጅ መድመቅ አለባት አይደለ ራሷም ይሁን ጨምራ ባደረገቻቸው ነገሮች የሚሆኑ ድምቅ ስትል ነው የምታምረው። ብዬ ከእህቶቼ ጋር አብረን ተሰርተን ነበርና እሱን አስነስቼው በነገራችን ላይ። ተሰርቶ ሲታይ በጣም የሚያምር ነገር ቢሆንም። ስታነሳው ግን በጣም እኔ ይጨንቃል ለምንድነው አላውቅም የሚጨንቅ ነገር አለው የሚከብድ ነገር አለው። ከዛ ደግሞ በራሱ ካልተነሳ በስተቀር ይሄ ማጣበቂያው በጣም ነው እንትን የሚጎዳው። የተፈጥሮ ጥፍርን በጣም ነው የሚጎዳው። እና ይሄ ነገር ግን እንትን ካልሆነ በስተቀር በጣም ካልጠበቅነው በስተቀር። ወይ ደግሞ የገዛ ራሳችንን ጥፍር ተንከባክበን ካልያዝነው በስተቀር በጣም እንትን ይወስዳል። አሁን ራሱ ጥፍሬን እያየሁት የሆነ የተነጣጣቀ ነገር አለው የተወሰነ መልኩ ምክንያቱም ይጎዳል። አንደኛ ይሞርሩታል በደንብ እንትን ውበቱ መውጋት ካለበት እንትን መሆን የለበትም። የኛ የተፈጥሮ ጥፍር እንዳልሆነ መታወቅ የለበትም እና የገዛ ጥፍራችን በጣም መሞረድ አለበት። በተወሰነ መልኩ ወደ ውስጥ ገባ ማለት አለበት ከ ከመደበኛው ስጋችን አለ አይደለም ከጥፍራችን ጋየተያዘ። እሱ ከፍ ነገር ያለ ነው በተፈጥሮ ማለት ነው። የአብዛኞቻችን እና እሱ ትንሽ ገባ ማለት ስላለበት በደንብ ነው የሚሞሩዱት ማለት ነው። እና አሁን ራሱ እያየሁት በጣም እንትን ያሉ ነገሮች አሉት። የተሰነጣጠቀው ነገሮች አሉት እና የራሴን የተፈጥሮ ጥፍር ግን ጭራሽ እንትን የለኝም። ትግስቱ የለኝም። እንደውም ሲያድግ በጣም ነው የሚያምነው ጥፍሬ ይሄ ማለቱ በራሱ አድጎ በራሴ ጥፍር። የሆነ የሆነ ነገር መሰራት ይችላል ጥፍር ቀልም ሲቀባ ሚያምር ነገር ሊወጣው ይችላል ግን አይሆንልኝም በቃ አይቆይልኝም በፍጹ አይቆይም። ሻወርን ለመውሰድ ስሞክር ምናምን ራሴን እያጸዳው ባለውበት ሁኔታ ጥፍሬ አድጎ ካየሁኝ በቃ ቆርጠዋለው ሁሉንም እቆርጣቸዋለሁ ማለት ነው። እና እንትን ካልተሰራሁ በስተቀር ቅድም እንዳልኩት። ፀጉር ቤት ሄጄ አርቲፊሻል ጥፍር ካላሰራው በስተቀር ካልሰራሁ በስተቀር ምንም አይነት የተፈጥሮ ጥፍሬ ያን ያክል ለማደግ እድል አይኖረውም ረጅም ጥፍር ኖረኝ እምቆየውም ይሄ ያልኩት አይነት ጥፍር ከተሰራ በኋላ ብቻ ነው።

አዋራ ችግር ይፈጥርብሃል? አዋራ ችግር ይፈጥርብኛል። አዎ በተወሰነ መልኩ። ከሆነ ጊዜ ድረስ በተለይ በጣም ለረጅም ጊዜ የቆየ ለአዋራም የሆነ ከሆነ ለየት ላሉ ሽተዎች። አለርጂ ነበርኩኝና ሲሆን ደግሞ እንትኑ ትንሽ የሚታዩት ምልክቶች ትንሽ ገነን ይላሉ። ሌላው ቀሪቶ አመት በዓል በሚቀርብበት ጊዜ ወይ ደግሞ በመደበኛው ቀናቶች ሆኖ። ቤት ከፍተኛ የሆነ ጽዳት በምና የምናስኬድበት ጊዜ ለምሳሌ አልጋ ስር ወይም ጣራውን ስንጠርገው ምናምን አባራ ይቦን የለ እንደዚህ አይነት አባራዎች ቶሎ ነበር። አስሜን የሚያስነሱት ማለት ነው። እና ሌላው ቀርቶ መሬት ለመጥረግ ወይም እንትን እንተርጋለን አይደል? መጀመሪያ ውሃን አርከፈክፋለን ከዛ በኋላ ነው። ምንጠርገውና ውሃ ስናርከፈክፈው የሚወጣው አዋራ በጣም ነበር አፍንጫዬን የሚገርመኝ ነገር ብዙ ሰዎች ይወዱታል። ያ ሽታ ማለት ነው። ወይ ደግሞ ትንሽ ዝናብ ዘንቦ ያን ያክልም ሳይዘም በጣም በትንሹ ዘንቦ። ያቆማል አላ አይደለ አንዳንዴ ጊዜ ትንሽ ይዘንብና ያቆማል ከዛ በኋላ የሚተርፈው ጭቃማ አይደለም። እርጥበትም አይደለም ምንም አይደለም በቃ የሆነ የተርከፈከፈ ነገር ነው። እና ከዛ ከመሬቱ ከአፈር የሚወጣ ሽታ ብዙ ሰዎች ይወዱታል። እንደዛ ሲሉ እሰማለሁ ብዙ ሰዎችን እና። እኔ ጋር እኔ ላይ በተቃራኒው እንትን ይሰጣኛል በጣም አለርጄ እንዲነሳ እንዲያስነጥሰኝ። ለተወሰነ ቃናቶች አፍንጫዬ በንፍጥ እንዲሞላ አይኖቼ እንዲቀሉ አንዳንዴ በጣም ረጅም የሆነ ማስነጠስ ሳልም ሊኖረው ይችላል። ለሆነ ያህል ጊዜ ሳል ሊኖረው ይችላል። እንደዚህ አይነት ምልክቶች ያሳየኛልና። ሽታ አልወደውም። ከመጀመሪያም አልወደውም ግን ከአለርጂ ጋር በተያያዘ ስሜቶች ስላሉት የአቧራ ችግር ይፈጥራል ይፈጥርብኛል። ከዛ ደግሞ። ድሮ ደግሞ። ብላክቦርድ ላይ ነበር ምንድነው? ሰሌዳ የሚባለው ጥቁር ሰሌዳ ትምህርት ቤት ላይ። ቾክ ይዘው ምናምን አስተማሪዎች የሚጽፉበት ሰሌዳ ላይ እንትን እናደርግ ነበር። አስተማሪው የሚወደው ተማሪ ካለ እንትና ይላል። ደስ የሚለኝ ነገር። አብዛኛው ጊዜ አስተማሪዎች እንትን የሚያደርጉት ምንድ ነው? ክላስ ውስጥ የሚያወዩት የሚጠይቁት ይሄን አምጣልኝ ይሄን አድርግልኝ የሚል የሚልኩት ምናምን የሆነ ጎበዝ ተማሪ ሲኖር ነው ክላስ ውስጥ አይደለም። እኛ ጋር ደግሞ ባልተለመደ ሁኔታ ማንም ተማሪ ነው የሚላከው ማለት ነው። አስተማሪውን ስምህን እስካወቀው ድረስ መጨረሻ ላይ የምትቀመጥ ፊት ለፊትም ብትቀመጥ መሃል ላይም ብትቀመጥ ምንም አይነት የደረጃ ተማሪም ብትሆን። ከሰነፎች ሰነፍ ከሚባሉ ተማሪዎች ታርታ የምታሳልፍም ቢሆን። እንትን ያደርጋል ማለት ነው። ይልከናል እና። የመታየት ስሜት ይሰጣል። ብዬ ነው የማስበው ይሄ መታየት። አስተማሪዎች የሚያዩት ጎበዞች ተማሪዎች ላይ ወይ ደግሞ ይሄ በጣም የሚረብሸው በጣም ስነ ስርዓት። ስነ ምግባር የሌለው ተማሪ ስትሆን ምናምን ወላጅ አምጣ ልትባል ትችላለህ። ከክላስ ከክፍሉ ልትባረር ትችላለህ። ምናምን ነገር እና ዞሮ ዞሮ ግን የሚያወራ ወይ ደግሞ ግንኙነትን። የሚፈጥር የሆነ ትኩረት ከሚስብ ተማሪ ጋር ነው። በአብዛኛው ጊዜ እና። እንዳልኩት እኛ ጋር ባልተለመደው ሁኔታ እንደዛ አይደለም ከማንኛውም ተማሪ ጋር። መምህሩ ዝምድና ወይም ግንኙነት ለመፍጠር ይፈልጋል እንትና ቾክ አምጣልኝ እንትና ሰሌዳውን አጥፋልኝ ምናምን ይላልና። እኔንም ሰሌዳውን አጥፊ ስባል። አጠርገዋለው በቃ አስተማሪው ስላዘዘኝ ብቻ ግን። በቃ አፍንጫዬን ይዤ ነው እንትን የማደርገው ምክንያቱም ሽታው በጣም። እሱ ነው በጣም ሀይለኛ ነው ሽታው። በጣም ሀይለኛ ነው። በተለይ አስተማሪው ረጅም ጽሁፍ ከሆነ የጻፈውና ለማጥፋት ጊዜ የሚወስደው አይነት ከሆነ በስመአም በጣም ረጅም ጊዜ እንትን ያረገኛል። ቅድም ያልኩትን መልክቶች ያሳየኛል

የድምጽ መልእክት ልካለህ? እንዴ አዎ በጣም ቀኑን ሙሉ አይገርምም አሁን ራሱ ከጓደኛዬ ጋር እያወራ ነበረ። ቀኑን ሙሉ የድምጽ መልእክት የምንላከው። ስለ ስራ ሁኔታ ሊሆን ይችላል። ስለ አለንበት ስሜት ሊሆን ይችላል። ስለ ስለ ውሏችን፣ ስለ አዳራችን፣ ስላገኘናቸው ሰዎች፣ የምናማው ሰው ካለ እናማለን። የምንመካከረው ነገር ካለ እንመካከራለን። እንደገና ደግሞ በጣም ደስ የሚለው ነገር በጣም ከምወዳት፣ የቅርቤ ከምላት ጓደኛዬ ጋር ነው። ስራዎችን የምሰራውና ከእሷ ጋር እነዚህን ስራዎች ስንሰራ ያው ሰብሰባዎችን እናደርጋለን። ስብሰባውን የምናደርገው በደምፅ መልእክት ነው። ምክንያቱም እሷ ቀኑን ሙሉ አትወጣም። እኔም ቀኑን ሙሉ ስራ ላይ ነው የምውለው እና የሆነች ሰዓት አለችን ግን በዛች ሰዓት በስራዎቻችን ዙሪያ ማለት ከመደበኛው ስራችን ውጪ የምንሰራቸው አብረን የምንሰራቸው ስራዎች አሉና ስለዛ ስራዎች ዙሪያ አንዳንድ ነገሮችን መልእክቶችን እልክላታለሁ፣ እንላላካለን፣ እናወራለን። እንዳልኩትም ደግሞ በጣም ደስ የሚለኝ ነገር ማለት ነው ከእሷ ጋር ሳወራ አንደኛ ምንም አይነት እንትን የለውም። ምንም አይነት የመታየት ስሜት አይሰጠኝም። አብዛኛው ሰው ከ ጋር ማውራትን ወደኋላ እንዲል የሚያደርገው ወይ ደግሞ ከሰው ጋር ለማውራት የሚከብደው ምክንያት ብዬ የማስበው የመታየት ስሜት ነው አይደለ። ይፈርድብኛል እንዴት እንደዚህ ያደርጋል? እንዴት እንደዚህ ታደርጋለህ? መባልን ስለሚፈራው አብዛኛው ጊዜ እና እኔ እንደዚህ አይነት ስሜት አትሰጠኝም ከነጭራሹ ነው ማለት ነው። እንደውም በተቃራኒ አውርቻት፣ ነግሬያት ያለውን ነገር ነግሬያት፤ ብናወራበት እና ስለ መፍትሄው ብን ብንነጋገር ነው የምመርጠው እንጂ ምንም እንትን የለኝም። ምንም እንዴ ብትልስ እንዲያ ቢሆንስ እንደዚህስ ባይሆን ብዬ ወደኋላ የምለው ነገር የለኝም እና ያ መኖሩ እንደዚህ አይነት ሰው በህይወቴ መኖሩ እኔ በጣም እድለኛ እንደሆንኩኝ ነው የሚሰማኝ። እኔ እንጃ ብዙ ጊዜ ማውራቴን እርግጠኛ አይደለሁም ግን ለስሜቷ በጣም ቅርብ የሆነች ግን ደግሞ ስሜቷን ለመናገር ወደኋላ ማለትን ምትመርጥ አይነት ሰው ነኝ ብዬ ነው የማስበው፤ ትንሽ ወደ ኋላ እላለሁኝ ስለሚ አስቀድሜ ይሰማኛል ነገሮች አስቀድሞ ይገቡኛል ግን በኋላ ነው የምናገረው ቆይቼ ነው ነገሮችን እንትን ማደግ የማወጣቸው ምናምን እና ለምንድነው ይሄ የምሆነው? ለምንድነው ይሄ የሚሆነው? ብዬ ሳስብ ምናልባት ብዙ ነገሮች፤ ብዙ ምክንያቶች ወደ አእምሮዬ ይመጣሉ። ከ ማለት በተፈጥሮዬ እንዲህ ነኝ ብዬ ከማስበው ባህሪ ሌላ ይሄ የመታየት ስሜቷ አይደለ በተደጋጋሚ በመናገር የምክንያት ሀሳቤን በመግለጽ የምክንያት ከሰዎች ከአስተማሪዎች ቅርቤ ከምላቸው ሰዎች የመጡብኝ አንዳንድ ተፅኖዎች ምናልባት እነዛን ተጽኑዎች እንደ ምክንያት ላነሳቸው እችል ይሆናል አላለቅም ግን በዛ በዛ ምክንያቶች በነዛ በሌሎች ምክንያቶች ስለሚሰሙኝ ስሜቶች በግልጽ ከሰዎች ለመዋራት ወደኋላ የምል ሰው ነኝ። አሁን ከምገልጿት ጓደኛዬ ጋር ግን ብዙ ነገሮችን እናወራለን፤ ብዙ ነገሮችን እናሳስባለን፤ ሊሆን ይችላል፣ ምን ማድረግ ይቻላል? እንዴት ቢሆን ይሻላል? ምናምን የሚሉትን ነገሮች በስፋት ነው የምናወራውና በድምጽ መልእክት ነው ደግሞ ሙሉ ቀን፤ ቀኑን ሙሉ እሷ መልእክት እየላከችልኝ እኔ መልእክት እየላኩላት የእሷንም እያደመጥኩ ነው የምንውለው። ቀኑን ሙሉ ምንም አይነት ፋታ ሳይኖረን በየቀኑ በሚባል ደረጃ፤ ቀኑን ሙሉ ነው በድምጽ መልእክት የምናወራው፤ አንዳንድ ቀን ሊረዝም ይችላል ምናልባት በ ትላንት የላከችው መልእክት በነጋታው ልሰማው እችላለሁ ወይስ እኔ የላኩት መልእክት በነጋታው ይሆናል የምትመልስልኝ ግን በቃ ችግር የለውም። በደንብ ነው የምናወራው የልብ የልባችን ነው የምናወራው በጣም አሪፍ እድል ሆኖልናል ብዬ አስባለሁ። እንደሚታወቀው በአሁኑ ላይ አብዛኞቹ የማህበራዊ ሚዲያ መተግበሪያዎች ለዚ ምቹ ናቸው እና በጣም ጠቅመውናል ብዬ አስባለሁ። ለኔና ቅድም ላልኳት ጓደኛዬ።

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን እኛ አካባቢ በተለይ በስነስርዓት መከበር አለባቸው ሽማግሌ ማለት በኔ በኔ ብቻ ሳይሆን ደግሞ ቀጥተኛ ትርጉሙ ምንድነው ትላንት ወጣ የነበረ ትላንት ራሱን ችሎ ይንቀሳቀስ ትላንት ራሱን ችሎ ነገሮችን ያደርግ የነበረ የራሱና የቤተሰቦቹን የልጆቹን ህይወት ይመራ የነበረ አባት እናት አሁን ላይ ግን በእድሜ መግፋት ምክንያት በተወሰነ መልኩ የከበደው ከዚህ በፊት ያደረጋቸው የነበሩ ነገሮች ማድረግ የከበደው ሰው ማለት ነው። ከምንም ከምንም ነገር አንፃር ሳይሆን በቃ እድሜ በራሱ የሚሰጠን ነገር አለና የሚነሳንም ነገር አለ። አሁን ማድረግ የምንችላቸው ወይም ደግሞ አሁን የምናደርጋቸው ነገሮች እድሜያችን ስለሆነ ስለምንችላቸው ስለ እድሜያችን በራሱ ያንን ነገር እንድናደርግ ስለሚያስችለን ነው እያደረግናችሁ ያለነው እና ሽምግልና ሲመጣ ግን ሰዎች ሲያረጁ አመታት በዚህ ምድር ሲቆዩ ግን ከዚህ በፊት ያደርጓቸው ከዚህ በፊት ቀሏቸው ያደርጓቸው የነበሩትን ነገሮች ቀስ በቀስ አቅም እያሳጣቸው። እንዳልኩት ብሬላ በል ማንም በምንም ምክንያት ሳይሆን ከእድሜያቸው የተነሳ ማድረግ የሚችሉት የነበረውን ከዚህ በፊት ማድረግ የችሉት የነበረውን ነገር አለማደጋቸው ነው አሁን ለሽማግሌ የሚያስብላቸው ነገር ማለት ነው። አካላቸው እንደ ዱር አይደለም፤ ቁመናቸው እንደ ድሮ አይደለም፤ አቋማቸው እንደ ድሮ አይደለም፤ እና ማድረግ የሚችሉት ነገር በጣም ዉስን ይሆንና የኛ አዳታ የኛ መረዳት ሌላው ቀርቶ መረዳት በቃ ማለት እድሜ እድሜያቸው እንደሆነ እንደዚህ ማድረጋቸው እንዲከበሩ እንዲወደዱ ከእኛ ደግሞ በተወሰነ መልኩ እርዳታ እንዲደረግላቸው የሚያደርጋቸው እድሜያቸው እንደሆነ እድሜያቸው ብቻም አይደለም በቃ ሰጥተዋል እሳቸው እነሱ በእድሜ ዘመናቸው ወይም ወጣት በነበሩበት ጊዜ መሮጥ መስራት መጦር በሚችሉበት ጊዜ አድርገውታል አልፈዋልና አሁን ደግሞ ጊዜያቸው እነሱ የመጦር የመከበር የመደመጥ የመቻል ጊዜያቸው ነው ማለት ነው በጣም ከቅርብ ቅርብ ጊዜ የሰማኋት የሆነ ቪዲዮ ነበረና ቤተሰቦቻችን በተለይ አሁን ለሽማግሌ ወላጅን አባትም ጎረቤትም ምንም ሊሆን ይችላል ያለን ሰዎች በተቻለን መጠን ማክበራችንን ማፍቀራችንን እርግጠኛ መሆን አለብን አለችና ምክንያቱም ስለመውደድ ስትገልጽ እነሱ ህፃን እያለን አስቸጋሪም የሚባሉ ባህሪያቶቻችንን ችለው ማድረግ ያለባቸው ነገር አድርገው በህይወት በጣም ከብዷቸው ለራሳቸው ማደግ እየቻሉ ለእኛ እያደረጉልን ማለት ነው አስበውን የሆነ አባት ሰርተው የሚያገኛት ገቢ ለልጁ ሲያደርግ ማለት ነው የሚሰራው ያንን ሁሉ የሚለፋው ለራሱ እንኳን ምንም ነገር አይቀይርም በቃ ለልጁ ነው የሚሰጠው እና ይሄን ሁሉ ነገር አድርጎ ያለፈን አባት አሁን በእርጅና ምክንያት በእድሜ ምክንያት አዳዲስ ባህሪዎችን ማምጣት ቢጀምር ወይም ማድረግ የሚችላቸው ነገሮች እየቀነሰ ቢመጣና ከእኛ እርዳታ ቢፈልግ ከእኛ አክብሮት ቢፈልግ ከእኛ ትኩረትን ቢፈልግ መታየትን ቢፈልግ ልንነፍግረው አይገባም ብዬ አስባለሁ እና ሽማግሌ ሲባል ደግሞ የእናት አባት መሆን የለባቸውም በቃ መንገድ ላይ የምናያቸውን ተለቅ ያሉ ሰዎችን በስነ ስርዓት ነው ማክበር ያለብን ማለት ነው እኛ ከአካባቢ ደግሞ እኛ ጋር በጣም ነው ሽማግሌ የሚከበረው። ጎረቤት ማለት አባት ማለት ነው መንገድ ላይ የምያየን ሰው ሁላ ይቆጣሃል የምታደርገው ነገር ልክ ካልሆነ የግድ ልጁ መሆን የለብህም አንተን እንዲገስጽህ ወይም አንተን ሊያስጠናቅቅህ አንተን እንዲቀጣህ አባትህ ወይ እናትህ መሆን የላባቸውም ያገኘህ ሰው ልክ ያልሆነ ቦታ ላይ ያየህ ሰው ይቆጣሃልና የአባት እናት ሚና ነው እየጫወተ ያለው ማለት ነው። እና መንገድ ላይ የምናገኛቸው ታክሲ ውስጥ የምናገኛቸው ተቸግረው የታክሲ ወረፋ ይዘው የምናያቸውን ሰዎች በማክበር ፍቅራችንን ከዚህ በፊት የዋሉልንን ውለታ ማሰብ አለብን ማለት ነው።

የምትወደው መጠጥ ምንድነው?" "ውሃ።" እኔም የምወደው መጠጥ ውሃ ነው። ሌላ ከአልኮል ጋር የተያያዙ መጠጦችን እኔ አልወድም፤ አልጠጣም። በጣም ረጅም ጊዜ ከታቀብኩኝ ማለት ነ—ድሮም ጠጭ አልነበርኩም። በተወሰነ መልኩ ግን በዓል በሚሆንበት ጊዜ ወይም የተለየ የቤተሰብ መሰባሰብ በሚኖርበት ጊዜ እንደ ማጥበቂያ፣ እንደ ማድመቂያ አንጠቀምም፤ የለ—አልኮል የአልኮል መጠጦችን ምናምን ዋይንም ሊሆን ይችላል፣ ጠላም ሊሆን ይችላል። የእናቴ ጠላ ደግሞ በጣም ነው የሚጣፍጠው ማለት ነው! "እናቴ ስለሆነች" ሳይሆን፣ ሁሉ ሰው የመሰከረላት—ሁሉም ሰው የሚመሰክረው አይነት ጠላ ነው የምትጠምቀው፤ እና ሁሉ ጊዜ በየወሩ ይጠመቃል—ሁል ጊዜ በየወሩ ማለት ነው፤ እና እሱን እሱን የመድኃንዔል የመድኃኔዓለም ጠበል አላት—ሁልጊዜ በሰባት፣ በሃያ ሰባት በወር አንድ ጊዜ ዝክር ትዘክራለች፤ እና እሱን እሱን ስታደርግ በጣም የሚጣፍጠው ጠላዋ፣ የምትጠምቀው እሱ በጣም ንጹህ ነው፣ በጣም ይጣፍጣል። ከዛ የሆነ ጊዜ በሃይለኛው ነበር የምጠጣው! እንደገና ደግሞ "ፊልተር" ነው የሚባለው—እሷ የምትሠራው አሰራር እኔ እንጃ ብቻ ለየት ያለ አሰራር ነው ያለው፤ እና ከንተ ምንም አይን ዓይነን አይን አይን አያንስም—ከፋብሪካ ተሰርተው ከሚወጡት መጠጦች ምንም አይ አይናንስም፤ አይናናስም! በጣም በከፍተኛ መጠን ነው አልኮል ያለው በጣም ንጹህ ነው። በጣም በቀላሉ የምትጠጣው አይነት ነው፤ ይሄ ለመጠጣት የሚከብድ፣ ምናምን አይነት ምሬት የለውም—በቀላሉ ነው የምትጠጣው፤ ከዛ በቀላሉ ያሰክራል። እኔ ትንሽ የአልኮል የመጠጣት አቅሜ ደካማ ነው። በጣም በትንሹ የምሰክር፣ በጣም በትንሹ ጉልበቴ የሚደክም፣ ራሴን የሚያዞረኝ ምናምን አይነት ሰው ነኝ፤ እና እንትን ሲሆን ትንሽ ራሴን ለመጠበቅ ነው የምሞክረው—እንዳልኩት፣ ቤት ውስጥም ሆኜ ስጠጣ በተቻለ መጠን ወይ ስራ በማልሄድበት ጊዜ፣ በቃ ሙሉ ቀን ቤቴን ውዬ የማድርበት ጊዜ ከሆነ ችግር የለውም፤ እንደዚህ አይነት ስሜቶችን ባስተናግድ በቃ እንደ ልምምድ ነው፣ እንደ ልምድ ነው የሚሆነው። ከዛ በኋላ ስለምተኛበት ይወጣልኛል። ከዛ ውጭ ግን ስራ የምገባ ከሆነ ምናምን ግን በቃ አያሠራኝም! በጭራሽ በስነ ስርዓት ስራዬን መስራት ስለማልችል፣ ምንም አይነት ነገር ላለመጠጣት ነው የምሞክረው፤ እና እንዳልኩት እንደዚህ አይነት የቤተሰብ ስብስቦች፣ የቤተሰብ ዝግጅቶች መጠነኛም የሚሆነው ማለት ነው—ሲኖሩ ላለመጠ የሚቀርቡ መጠጦች አሉ፤ ብዙ ሰው የሚጠጣቸው ምናምን ከዛ ግን በተቻለ መጠን ባለመጠጣት ነው የምሞክረው፤ ያው አላውቅም—ምናልባት የጠጮች አባባል ልትሆን ትችላለች አልኮል የራሱ የሆነ አካላዊ የሚባል ጥቅም እንዳለው ምናልባት ከእንትን አንፃር አውቃለሁ—ለምሳሌ በሳይንስ፣ ሰውን ከይሄ ንቁ ከሚባለው የአእምሮአችን ክፍል ወደ ድብቁ ወደሚባለው የአእምሮአችን ክፍል በቀላሉ ሊወስደን ይችላል አልኮል ይሄ ማለት ሰዎች ከአንድ አንድ ወይም ሁለት፣ ሶስትም ሊሆን ይችላል—እንደየአቅማቸው አልኮል ያላቸውን መጠጦች ከጠጡ በኋላ የሚሰማቸውን—እነሱ "ሞቅታ" ብለው የሚጠሩት—ከዛ ግን ደስ የሚል ስሜት፣ የመረጋጋት ስሜት ወይ ለምሳሌ የሆነ ሰው ተጨንቆ ከነበረ፣ ደብሮት ከነበረ ሁለት ቢራ ወይም ሌላ መጠጥ ከጠጣ በኋላ የደስታ ስሜት የሚሰማው፣ ወይ ደግሞ ሲያስጨንቀው የነበረ ነገር ትቶት ሲሄድ የሚሰማው—ከሚያስበው፣ ወይም ደግሞ ይሄ ንቁ ከሚባለው የአእምሮአችን ክፍል ወደ ድብቁ ወደሚባለው፣ ግን መጨነቅን፣ መረበሽን፣ ማሰላሰልን ወደማያውቀው የአእምሮአችን ክፍል ስለሚወስደን ነው—ያ ነው "ደስታ" ብለን እየጠራን እየጠጣንበት ያለነው ማለት ነው፤ እና ልምዱ የለኝም—መጠጥ የመጠጣት ልምዱ የለኝም። ነገር ግን እንደዚህ አይነት ቤተሰባዊ የሆኑ ዝግጅቶች ውስጥ ሲኖሩ፣ በተወሰነ መልኩ ልጠጣ እችላለሁ

መተግበሪያዎችን ታወርዳለህ አዎ በተለያየ ጊዜ የተለያዩ መተግበሪያዎችን እጠቀማለሁ። እና ከመጠቀማችን ደሞ ማውረድ አለብን ግዴታ። አሁን ራሱ የሆነ አዲስ ሲም ካርድ ገዝቼ በጣም እያስቸገረኝ ነበረ። መተግበሪያ ነበረ እና እሱን መተግበሪያ አውርጄ መመለሴ ነውና። በቃ መተግበሪያ እኮ ማለት መተግበሪያ ነው አይደለ ቃሉ ራሱ እንደሚገልጸው። አንድን ነገር ለማድረግ የግድ ስልኩ መስራት እንዲችል የግድ የግድ የግድ በራሱ በስልኩ ላይ የተጫኑ አንዳንድ መተግበሪያዎች ሊኖሩ ይችላሉ። ለምሳሌ ስልክ ለመደወያነት እንጠቀመዋለን አይደለ? ወይ ደግሞ መልእክት የጽሁፍ መልእክት የድምጽ መልእክት ለመላላክ እንጠቀምበታለን የተለያዩ በኢንተርኔትም ሚሰሩ ሌሎች መተግበሪያዎችን ነገሮችን ለመፈለግ የምንፈልገውን ነገሮች ጥያቄ ለመጠየቅ ጉግል ለማድረግ መጠቀም በፈለገግነው አይደለ በራሱ ከስልኩ ጋ ተጭነው የሚመጡ መተግበሪያዎች አሉ። በተቀረው ግን የግድ መጠቀም ካለብን የግድ መተግበሪያውን ማውረድ አለብን። ከመጠቀማችን በፊት ማለት ነው። እና እንዳልኩት አሁን ራሱ የሆነ አዲስ ሲም ገዝቼ በጣም እያስቸገረኝ ነበረ ደግሞ መተግበሪያው የግድ እንትን መሆን አለበት። ምንድነው የሚባለው? ለመጨረሻ ጊዜ በደንብ የጠነከረና አዲስ መሆን አለበት በስነ ስርዓት ወይ ደግሞ ቀኑን የጠበቀ መሆን አለበት ካልሆነ በስተቀር አይሰራም። ለዛ ይሆናል እያስቸገረኝ የነበረው ለኔም ለራሱ እና ከትላንትና ነው ከትላንት ወዲያ ጀምሮ በጣም እነሞከርኩት ነበር። ግን እየሰራልኝ አልነበረም። ዛሬ በድንገት ከሆነ ጓደኛዬ ጋ ተገናኝተን እሱን አሳይቼው ምንድነው እንደዚህ የሚያስቸግረኝ ምናምን ብዬው ማለት ነው። አሳይቶኝ የሆነ የሆነ ነገሮች ነበሩ ከዛ እሱን ፈተ ፈቶልኝ። እንትን ማድረግ ጀመርን አሁን መስራት ጀመረ ማለት ነው። አሁን ላይ እየሰራልኝ ነው። መጠቀም ጀምሬያለሁ ከሳክ ጀምሮ መጠቀም ጀምሬያለሁ። እና በጣም እንዴት ስራ እንደሚያቀል። እንዴት? በተለይ አንዳንድ መተግበሪያዎች አሉ በቃ ቀጥታ ከህይወታችን ጋ ከግንኙነቶቻችን ጋ ከገንዘብ ዝውውሮቻችን ጋ ከግብይቶቻችን ጋ ከብዙ ነገሮቻችን ጋ ቀጣይ የሆነ ግንኙነት አላቸውና። እነዛን አይተን አገልግሎቶችን ለማግኘት ከፈለግን የግድ እነዛን መተግበሪያዎች ማውረድ አለብን። በዛ ላይ ደግሞ ያን ያክል እንደሚታሰበው የሚወስደው ያን ያክል የሞባይል ዳታ የለውም። ከቻልን ዋይፋይ ሄደን ማውረድ እንችላለን። ግን በስልክም ቢሆን በራሳችን የሞባይል ዳታም እየተጠቀምን ከሆነ ያን ያክል ገንዘብ የሚወስድ ነገር አይደለም። የዋጋ ብዙ አይደለም። በቃ እንትናቸው የሆነ በጣም ትላልቅ ትልቅ ተለቅ ያለ መጠን ያላቸው እንትኖች ሊኖሩ ይችላሉ። መተግበሪያዎች ሊኖሩ ይችላሉ። እነዛ መተግበሪያዎች ምናልባት ጊዜ ልወስድብን ይችሉ ይሆን ነው። እንጂ ማለቴ ሚወርድበት ሜጋባይት መጠን ትንሽ ሊበዛ ይችላል ሊለያይ ይችላል። ከአንድና ከሌላም እንትን ጋር መተግበሪያ ጋር ሊለያይ ይችል ይሆናል እንጂ። ያን ያክል ውድ ነገር አይደለም በጣም በቀላሉ ልናደርገው የምንችል ነገር ነው ብዬ ነው የማስበው። እና በጣም አመቺ ነው። እንዳልኩት ደግሞ በተለይ አንዳንድ መተግበሪያዎች በቃ ቀጥታ ከህይወታችን ጋ ከህይወታችን ጋ ከምናደርጋቸው በየቀኑ ከምንሰራቸው ስራዎች ጋ ቀጣዩን ቀጣ የሆነ ቀጣይ የሆነ ግንኙነት አላቸውና። አላቸውና መጠቀሙ ካለመጠቀም እጅግ በጣም ይበዛል ብዬ አስባለሁ።

ጊዜህን በደንብ ታስተዳድራለህ ወይ? ግዴታ ነው ግዴታ ነው። በቃ የግድ ጊዜያችን ላይ እንትን መሆን አለብን። ብልጦች መሆን አለብን የምናሳልፈው ጊዜ ላይ ምን ላይ ያሳለፍን እንዳለ? ጊዜያችን ምን ላይ? ማለት ጊዜያችን ለመናገር ነገሮች እየሰጠን እንዳለ ለምንፈልገው ነገር ነው ለሚያስፈልገን ነገር ነው። ለምንድነው ጊዜያችን እየሰጠን ያለው ነው የሚለውን ነገር? በስነ ስርዓት መረዳት ማወቅ። በዛ ላይ ደግሞ ልባሞች መሆን አለብን ብዬ አስባለሁ። አስባለሁና ምክንያቱም ጊዜያችን የብዙ ነገራችን ምትክ ነው በቃ የተሰጠን ነገር ነው። እና ሁል ጊዜ አስባለሁ በተለይ በቃ ይሄ ጊዜ እኮ ማብቂያ አለው። ማለት በእጃችን አይደለም አይገርምም። ጊዜ በእጃችን አይደለም የኛ አይደለም። የሚሰጠን ነው እንጂ የኛ ለራሳችን የምንሰጠው ነገር አይደለም። በቃ የሆነ ሰዓት ላይ ሊያበቃ የሚችል ነገር ነውና መሸወድ የለብንም። በቃ በህይወታችን ማደግ የምንፈልገው ነግሮት እየለየን ነው። ማደግ ያለብን በቃ ማለት። አሁን ሃያ አራት ሰዓት ተሰጠን አይደለ ዛሬ ሲነገር ሃያ አራት ሰዓት እንደተሰጠን አድርገን ካሰብን እንኳን አሁን ለምሳሌ ሰው ሲኖር ማለት ነው ለመቶ አመት አይደለም የሚያቀደው ወይ ደግሞ ለሰባ አመት ቢያንስ የሰላሳ አመት ወጣት። ከአንድ ቀን በኋላ ሊሞት ይችላል ሁለት ቀን በኋላ ህይወትን ሊያጣ ይችላል። ግን የሚያቅደው የሚያስበው ግን ስልሳ አመት ከሆነኝ በኋላ ሰባ አመት ከሆነኝ በኋላ። ይሄን ያህል ልጅ ወልጄ ይሄን ያህል ነገር አፍርቼ ነው የሚለው አይደለ። ግን አያቅም እኮ ያን ያህል ጊዜ መኖሩን ያን ያህል ጊዜ መሰጠቱን አያውቅም። ማለት በማነኛም ሰዓት እንዳልኩት ነገሮች ሊያበቁ ይችላሉ ከዛ ግን። የእሷ የእድሜዋ ልኬት ደግሞ በሃያ አራት ሰዓት ውስጥ ትታያለች ማለት ነው። ለምሳሌ ይሄን ሃያ ሃያ አራት ሰዓት ተሰጠን እንበል እና በዚህ ሃያ አራት ሰዓት ውስጥ በማንም ሰዓት ምን ሊከሰት እንደሚችል ማወቅ አንችልም። ምንም አይነት ነገር ተከስቶ ነገሮች ሊያብቁ የሚችሉበት እድል ሊኖር ይችላል። ከዛ ግን። በዚህ አራት ሰዓት ውስጥ ተሰጠን እንኳን ብንል። ምን እያደረግንበት ነው ነው ጥያቄ። በዚህ አራት ሰዓት ውስጥ ምን እየሰራንበት ነው? ከዛ ደግሞ ሰባ አመት እንኳን ተሰጠን ብንል በዚህ ሰባ አመት ውስጥ ምን ለመስራት ነው ያቀድነው በህይወታችን ማን ተብለን መጠራት ማን ተብለን? ማለፍ እኔ ወይኔ በተለይ ከቅርብ ጊዜ ወዲህ በቃ የጊዜን ሁኔታ እያሰብኩኝ እንዴት ውስጥ እየተጨነቀ እንዳለ ማለት ነው። ማለት እጄ ላይ እንዳልሆነ እየገባኝ ሲመጣ። ምን ላይ ነው ጊዜን እየሰጡ ያሉት ለምንድ ነው ጊዤዬን እየሰጠው ለምን አንድ ሰከንድ አትሆንም ለምን አንድ ደቂቃ አትሆንም ለምንድነው ያቺ ደቂቃ እያለፈችው ያለችው ለማነው እየሰጠኋት ያለሁት የሚለው ነገር። እጅግ በጣም እያሳሰበኝ ጀምሯል ማለት ነው። በቃ የምር እያሳሰበኝ ነውና። እንዴት ነው የሚሆነው? በማንኛውም ሰዓት እኮ ሊያበቃ ይችላል። እና የምንፈልገው ህይወት ለራሴ ሳልሰጥ ማደግ ያለብኝን ነገሮች ሳላስተውል መታረቅ ካለብኝ አካል ራስ ሳልታረቅ መሆኑን ምፈልገው ሰው ሳልሆን። ነገሮች ቢያበቁ ምንድነው የማደርገው? ምን አይነት ጸጸት ውስጥ ነው የምገባው የሚለውን ነገር የምሬ የምሬ ያሳስበኛል ማለት ነው። እና በደንብ እንትኖች ልባሞች መሆን አለብን። ከጊዜ ምክንያቱም በቃ እንዳልኩት ነው ጊዜ የኛ አይደለም። ለኛ የተሰጠ እንጂ በቃ በኛ እጅ አይደለም። በማንኛውም ሰዓት ሰጪው ሊነጥቀን ይችላል። በቃ አይታወቅም። እንዴ እንዴት ነው በምን ቋንቋ ለራሴ እንደምነግረው አላውቅም። ግን በቃ በማንኛውም ሰዓት ሊነጠቅ የሚችል ነገር ነው። ማለት ተሰጥቶናል ተሰጥቶናል በቃ አብቅቷል የሚባል ነገር አይደለም። በማንኛውም ሰዓት ሊወሰድ ይችላል። የኛ ነው ግን የኛ አይደለም በቃ በቁጥጥራችን ውስጥ አይደለም። የሚቆጣጠረው ሌላ አካል አለና። ያ አካል ደግሞ የራሱ የሆነ ምክንያት አለ እኛ ከምናስበው እኛ ከምናውቀው ልንገምተው ሁላ ከምንችለው የላቀ የራሱ የሆነ አላማ አለውና። ለዛ አላማ በቃ የአላማ ሲሳካ ነገሮች ያበቃሉ በቃ በሱ እጅ ነው። ይሄን ሳስብ የምሬን ውስጤ ይፈራል በቃ ለምሳሌ ትጨነቃለች። እና በተቻለኝ መጠን ጊዜ እየሰጠሁት ያለሁት ለምን እንደሆነ የማስበው። የተሰጠኝ ጊዜ ደግሞ በስነ ሰርዓቱ ማስተዳደር። አሁን ላይ በጣም ልለምደው የምፈልገው ነገር ነው በቃ በዚህ ሰዓት። ለምንድነው እየሰጠሁ ያለሁት እንዳልኩት ለምንድነው ሰአቴን እየሰጠሁ ያለሁት ለምንድነው እየሰጠሁ ያለሁት? ለምፈልገው ነገር ነው ለሚያስፈልገኝ ነገር ነው የሚለውን ነገር። ለመረዳት እየሞከርኩኝ ነው።

ቤተሰብ ምን ያህል ጊዜ ይሰበሰባል? ምንም ያህል ጊዜ ማለት በየቀኑ ልንገናኝ እንችላለን። በየቀኑ እንደ እንትን አይደለም ማለት ይሄ እቅድ ወጥቶ ወይም በዚህ ሰዓት እንሰበሰባለን በዚህኛው ጊዜ ምናምን የምንለው ነገር አይደለም። ዛሬም ምሳ ሰዓት ላይ ተገናኝተን በነጋታው እራት ላይ ልንገናኝ እንችላለን። እኛ ጋር እንዴት ነው አኗኗሩ? ባህሉ ሁሉም ነገር እንኳንስ ቅርቤ የኔ ከምትለው ቤተሰብ ይቅርና ከጎረቤት ጋር በየቀኑ ልንገርኝ እንችላለን እንገናኛለንም ደግሞ። የህይወታችን አኗኗር እንደዛ ስለሆነ ማለት ነው። እና ቤተሰብ ጋር ሲሆን ደግሞ ይሄ አጎት አክስት ምናምን ምናምን በቃ የራስ ቤተሰብ ማለት ነው። እህት ወንድም እንደማለት ነው ምንም ያን ያክል። በጣም አስበኸው ይሄ የእንትና የአባቴ እንትን እኮ ነው። ወንድም ከዛ ልጁ ነው ምናምን ብለህ አስበኸው ካልሆነ በስተቀረ። በመጀመሪያው አእምሮ የምታስበው ማለት ቀድሞ ወደ አይምሮ የሚመጣው። አጎቴ ነው አክስቴ ነች ምናምን የሚለው ሳይሆን። በቃ ወንድሜ እህቴ ነው የኔ ቤተሰብ ነው። የሚለው ነው ቅድሚያ ወደ አእምሮአችን የሚመጣውና ያን ያክል እንትን የለውም። የተራራቅን አይደለንም በማንኛውም ሰዓት እንዳልኩት አንደኛው ቤት ዛሬ ምሳ ከተበላ በንጋታው በሌላኛው ቤት እራት ሊበላ ይችላልና። የመገናኘት የመሰባሰባችን ጊዜ ያን ያክል ሩቅ አይደለም። አብረን ነው የምንኖረው ሁል ጊዜም አብረን ነን ያለነው እና። በማንኛውም ሰዓት ቅርባችን ናቸው። ቅርብ ነው እኛም ለእነሱ ምናምንና ያን ያክል ጊዜ ሰጥተን። በዚህን ጊዜ እንገናኝ በዚህ ጊዜ እንሰባሰብ የምንለው ነገር አይደለም። መሰባሰብ መገናኘት አብሮ መብላት አብሮ መጠጣት አብሮ ጊዜ ማሳለፍ። የህይወታችን አንድ አካል ነው ህይወታችን ነው እሱ በራሱ። ህይወታችን ያኗኗራችን አንዱ መንገድ ነው ዋነኛው መንገድ ነው እና። ከዛ ግን ምናልባት በእንትን ጊዜ ሲሆን አመት በዓል ሲሆን ወይም ደግሞ ሌላ የቤተሰብ ዝግጅት ኖሮ በተለየ ሁኔታ ልንሰበሰብ በተለየ ሁኔታ አብረን ልንሆንበት ጊዜ ሊኖር ይችል ይሆናል። ሊኖር ይችል ይሆናል እሱ ሊኖር ይችላል። ይችል ይሆናል አብረን ረጅም ጊዜ የምናሳልፍ አብረን ረዘም ላለ ጊዜ

በየትኛው ቀን ወደ ገበያ ትሄዳለህ? በሁሉም ቀናቶች ወደ ገበያ መሄድ እችላለሁ። ያው ከተማ ላይ ነው የምኖረው እና በተለይ ገጠር አካባቢ የሚኖሩ ሰዎች መደበኛ ያልሆኑ ግን እየተመደቡ አንድ ወይም ሁለት ቀናቶች ለገበያ ተብለው ይመደብላቸዋል። ከዛ ከነዛ ቀናቶች ውጪ ገበያ ማድረግ አይችሉም። መገበያየት አይችሉም ማለት ነው። የሚገዙትም ነገር ቢኖር ወይም የምሸጡትም ነገር ቢኖር። የሚወጡት በነዛ የገበያ ቀናቶች ነው ማለት ነው። እና እኔ ግን በሳምንት አንድ ጊዜ ነው የሚያስፈልጉኝ ነገሮች ገዛዝቼ ምጨርሰው። ግን ብዙ ጊዜ ገበያ አልሄድም በጣም ከወር አንድ ጊዜ እነዚህ በጣም ትላልቅ የሚሆኑ ነገሮች ወይም በሁለት ወርም ልሄድ ይችላሉ። ሁለት ወር ወይም በወር በወር አንድ ጊዜ ምናምን ነው የምወጣው እንጂ። ቅርቤ ሰፈር ውስጥ የምኖርበት አካባቢ ሰፈር ውስጥ ሱፐር ማርኬቶች ምናምን አሉና ከነዛ ነው አንዳንድ ለቀኑ የሚያስፈልጉኝን ነገሮች ወይም ደግሞ ለሳምንቱም ቢሆን የሚያስፈልጉኝን አስቤዛ ወይ ምናምን አንዳንድ ነገሮች ብቻ የምገዛው። በዛ ቀን ነው ማለት ነው በሳምንት አንድ ጊዜ። ግን እነዚህ ላይ ትሏል ነገሮች ወይም ለረጅም ጊዜ ልገለግልባቸው የምፈልጋቸው ነገሮች ከሆኑ ግን እነዛ ነገሮች በእንትን ልገዛ እችላለሁ። በብዛት ልገዛ እችላለሁ እንጂ ከዛ ውጪ። ያን ያክል እንትን አይወስድብኝም ያን ያክል። በየቀኑ ወይም በየሳምንቱ ገበያ መሄድ ሲጀመር በጣም ነው የምጠላው። ገበያ መሄድ ይሄ ግርግሩ የሰው መብዛት የሚፈጥረው ሽታ ማለት ብዙ ነገር ነው የሚሸጠው እንደሚታወቀው የገበያ ቦታ ሲባል ብዙ ነገር ነው የምሸጠው እና። ሰው እንትን አይደለም ጥንቁቅ አይደለም በቃ። አስቤዛዎች በቃ ተበላሽተው እዚህም እዛም ነው የሚታዩት። ሰው በእግሩ ይረግጣቸዋል ምናምን አንድ የተለየ ቆሻሻ የሚቀመጥበት የሆነ ልዩ የሆነ ቦታ ምናምን የለም። በቃ በየቦታው ነው ቆሻሻ ልታይ የምችለው የሆነ ነገር ልጣጭ የሙዝ ልጣጭ የአስቤዛ እርጋጭ ማት ነገሮች ነው በየቦታው ወድቆ የምታየውና። እንትን አይደለም ምንድነው የሚባለው ምቹ አይደለም በፍጹም አይደለም። እና ምንድነው የሚሆነው ግን በተቻለ መጠን ያለውን ነገር ማየት ከዛ ደግሞ ንጽህናውን አሁን መጠበቅ በቃ የገበያ ማዕከል ሲባል። በዘመናዊነት የተሰሩ የዛቢ የገበያ ማዕከላት አሉ ንጽህናቸው ተጠብቆ በየጊዜው የሚጸዱ ማለት ያ ጽዳት ተቀጥሮላቸዋል ምናምን ተመድቦላቸዋል በየጊዜው የሚጸዱ የገበያ ማዕከሎች አሉ። በጣም ትላልቅ ማለት ነው እኛም ከተማ አለ እንደዛ አይነት የምትፈልገው ነገር ሁሉ የምታገኝበት የገበያ ማዕከል አለ። ግን ከዛ ባለፈ ደግሞ እንትን የሆኑ በቃ አነስ አነስ ያሉ ነገሮች የሚሸጥባቸው ደግሞ ግን በጣም ትላልቅ በጣም ሰፋፊ በጣም ትልቅ ቦታ የያዙ የንግድ ቦታዎች በጣም ከፍተኛ እንቅስቃሴ ሳምንትን ሙሉ ከፍተኛ የሆነ ግብይት እንቅስቃሴ የሚደረግባቸው ደግሞ የገበያ ማዕከላት አሉ። እና እነዚህ የገበያ ማዕከላት አመቺ አይደለሁም እንዳልኩት። በጣም ቆሻሻ አላቸው ለንደኔ አይነት ሰው ደግሞ በቀላሉ ሽታ ለሚረብሸው ምናምን አይነት ሰው እዛ መቆየት በፍጹም አልችልም። በቃ ከተወሰነ ጊዜ በኋላ መውጣት ነው የምፈልገው እና ረጅም ጊዜ እዛ ማሳለፍ ረጅም ግብይቶችን ማድረግ እቃዎችን ተረጋግቼ ማየት ምናምን አልችልም። ስለዛ በወር አንድ ጊዜ ከሄድኩኝ ወይም በየሁለት ወር አንድ ጊዜ ከሄድኩኝ በጣም በቂ የሚሆንበት ጊዜ አለ። ከዛ ውጪ ግን እንዳልኩት ለቀን ፍጆታ የምፈልጋቸውን አስቤዛዎች የሚያስፈልጉኝን ማናቸውም ነገሮች ግን ቅርቤ ካሉ ሱፐር ማርኬቶች ገበያ ድሬስ መሄድ ሳይጠበቅብኝ። ቅርቤ ካሉ ሱፐር ማርኬቶች ሄጄ አገኛለሁ ማለት ነው። የምፈልገውን ነገር በሙሉ

ቅመማ ቅመማ የበዛበት ምግብ ትወዳለህ? በመደበኛና የኛ ሀገር ምግብ። በቅመማ ቅመም ያበደ ነው ሲሰራም ሲዘጋጅም ምናምን። ይታወቃል በቃ ለምሳሌ እኔ ማለት ነው ያደግኩበት የእናቴ ምግብ። ሲሆንና ሌላ ሰው ቤት ሄጄ የምበላው ምግብ በገና ከጣሙ ከሽታው ከሁሉ ነገር በቀላሉ ሊለያየው እችላለሁ። እናቴ የሰራችው ምግብ እና ሌላው ቀርቶ ማለት ነው። እናቴ ተመሳሳይ ቀማም ተመሳሳይ አይነት ምግብ ሆኖ ተመሳሳይ ግብአት ኖሮት ራሱ እናቴ ስሰራውና ሌላ ሰው ሲሰራ በደንብ አድርጌ ነው የምለየው እኔም እኔ ብቻ ሳልሆን። ወንድሞቼን በደንብ ነው የሚለዩት። እና እንዳልኩት ደግሞ ከ የኛ ቤት በርበሬ ከሆነ የኛ ቤት ቀመም ከሆነ እና የሌላ ሰው ቤት ወጥ ወይም ከሌላ ሰው የመጣው ወጥ በስነ ስርዓት ነው የምንለየው። በቅመሙ ብቻው ማለት ነው ገና ሳንቀምሰው በሽታው በስነ ስርዓት ነው ልንለይ የምችለው። እና ያን ያክል በጣም በልዩነት የሚሰራ አይነት እንትን ነው። እንዳልኩት ደግሞ የኛ ሀገር ምግቦች ሁሉም በሚባል ደረጃ ባህላዊውም በመደበኛም የምንሰራቸውን ምግቦቻችንም ቢሆኑ ቅመማ ቅመም ግድ ነው የሚገባባቸው ማለት ነው። ለምሳሌ በርበሬ ቅመም ብለን እንኳን ብንወስደው ትንሽ ያስቸግራል። ምክንያቱም ቅመም አይደለም በትልቁ የሚገባ ግብአት ነው የሚባለው። በርበሬና በርበሬ ራሱ ሲፈጭ ማለት ነው። ከመፍጨቱ በፊት ለብቻው ነው በርበሬ የሚፋጫ ከዛ ደግሞ ሌላ ቅመም ደግሞ ይገባበታል ማለት ነው በርበሬው ላብቻ ይፈጫል። ብቻው ሲሆን በጣም የሚያቃጥል ምናምን አይነት ጣዕም ስለሚኖረው ቅመማ ቅመሙ ደግሞ ለብቻዋ ይፋጭና አብሮ ቀላቅሎ ከዛ በርበሬው ጣዕሙ ይበልጥ የሆነ የማቃጠል ስሜቱ አለ የማቃጠል ጣዕሙ አለ ግን የሚጣፍጥ አይነት ማቃጠል እንዲሆን ማለት ነው። እና በመደበኛነትም ቢሰሩ ማናቸውንም የሀገራችን ምግቦች ቅመም ይገባ የበዛባቸው ወይ ደግሞ ቅመም የሚገባባቸው አይነት ናቸው። እና እኔ ግን በግል የማልወደው ነገር ምንድነው ከላይ የሚጨመሩ ቅማማ ቅመማትን ብዙም አልወድም። እንትን ቢሆን ይሻለኛል ለምሳሌ አልጫ ቢሆን ማለት ብዙ በርበሬ ያ በርበሬ ጭራሽ ያልገባበት አይነት ቢሆን። ወይ ደግሞ ጥብስ ጥብስ ሲሰራ የለ ጥብስ ሲሆን። ጥብስ ምንም አይገባበትም ሽ ምንድን ነው ስጋ ውሃና ዘይት ካልሆነ ሽንኩርትና ነጭ ሽንኩርት ነው ሊገባ የሚችለው እና ጣዕሙ ይቀንሳል። ማለት ግብአቶቹ አናሳ ስለሆኑ ሁለት ወይም ሶስት ናቸው እና ጣዕሙ ቀነስ ይላል ውሃ ውሃም ሊል ይችላል። የሆነ ነገር ላይ ስለዚህ የግድ ቅመም መጨመር አለበት እንትኑ እንዲወጣው ማለት ነው። ምክንያቱም አንድ ምግብ ጣዕሙ በጣም ቢጣፍጣል ምናምን ሲባል የብዙ ግብአት ጣዕም አንድ ላይ ነው የሚወጣው ነው። ከዛ ግን እንትኑን ጠብቆ ቢዛቱን ጠብቆ ማለት ብዙ ሽንኩርት የተወሰነ ያህል ቲማቲም የተወሰነ ያህል ጫው የተወሰነ ያህል ስጋ ወይ ድንች የተወሰነ ያህል ስጋ ብቻ መጠኑን እንትን አርገን አጣጥመን ወይ ሚሳን ሚዛን አስይዘን ስንሰራው ነው። ጣዕሙ ይበልጥ ምወጣው አይደለም የተለያዩ ግብአቶችን እንጨምራለን። የነዛን ግብአቶች ጣዕም ነው አፋችን ላይ ሚጣፍጥ ምግብ ወይም ብዙም ያልሆነ ምግብ ምናምን የምንለው እና። ይሄን ግን አሁን አነሳ አናሳ የሆኑ ግብአቶች የሚጨመሩበት የምግብ አይነት ከሆነ ቅድም እንዳልኩት ለምሳሌ ጥብስ ከሆነ። ስጋ ሽንኮርት እና ነጭ ሽንኮርት ከዛ ዘይት ነው ከዛ ባለፈ ምንም ነገር አይገባበትም አይደለ። ስለዚህ ቅመማ ቅመሞችን መጨመር ይበልጥ የስጋው ጣዕም ወይም የነጭ ሽንኩርቱም የሽንኩርቱም ጣዕም ይበልጥ እንዲጎላና ለየት ያለ ጣዕም እንድኖረው ያደርግልናል ብዬ አስባለሁ። እና ከዛ በኋላ ግን ይሄ ቅማማ ቅማማ የበዛበት ምናምን የሚባል አይነት ምግብ የምወድ አይነት አይደለም። በቃ የለመድኩት ጣዕም ነው። በቃ የምወደውና መብላት የምፈቅደው። የሚመቸኝ የለመድኩት ጣዕም ትንሽ ወጣ ያለ ትንሽ አዲስ ቅመም የገባበት ምናምን ምግብ ከሆነ ብዙ አልደፍረውም ባልበላ ምርጫዬ ነው።

ሳንቲም ትቆጥባለህ አዎ እቆጥባለሁ በየወሩት ከማገኘው ገንዘብ የተወሰነ ያህሉን እቆጥባለሁ። ከንትን አንፃር አይደለም ያው ገንዘብ አሁን እየገባኝ ያለው። በጣም ምወዳት ጓደኛዬ ሁል ጊዜ ምን ትላለች ሰው ከገንዘብ ጋር ያለው ግንኙነት ስለ ማንነቱ ብዙ ነገር ይናገራል ትላለች። ከገንዘብ ጋር ያለን ግንኙነት ወይም ከምናገኘው ገቢ ጋር ካላገኘነውም ገና ገና ማለት አንድ ሰው እየሰራ የሆነ ያህል ገቢ ያገኛል ከዛ ደግሞ የሚፈልገው ደግሞ የሆነ ያህል ብር ደግሞ አለ ወይም ለራሱ መስጠት የሚፈልገው ደግሞ የሆነ ያህል። ህይወት ደግሞ ያ ህይወት የሚያስወጣው ገንዘብ አለ ማለት ነው። በየደረጃው እና በቃ ከገንዘብ ጋር ከሀብት ጋር ወይም ከ በቃ ከፍላጎቶች ጋር በተለይ ደግሞ ከገንዘብ ጋር ያለው ግንኙነት ጤናማ ከሆነ ስለዛ ሰው ጤንነት ብዙ ነገር ይናገራል ብላ። ብላ እያወራች ነበር ባለፈውና በተቻለ መጠን መቆጠብ ሲባል። አሁን ለምሳሌ አብዛኞቻችን ጭንቅላት ላይ የሚመጣው ምንድነው? ገንዘብ አጠራቅሞ የሆነ ሰዓት ላይ አውጥቶ ለሆነ ነገር ማዋል ነው አይደለ? ከዛ ግን አደኛ እኔ የሚሰማኝ ነገር ማለት ነው። ገንዘብ ከመቆጠብ በተያያዘ የሚሰማኝ ምንድነው? አንደኛ ገንዘብ ማለት ምንድነው መሳሪያ ነው። አይደለ የሆነ ነገር መንግዛት የምንፈልግ የሆነ ነገር ማግኘት የምንፈልግ። ለራሳችን ደግሞ መስጠት የምንፈልገው ህይወት ኖሮ ይሄ መብላት የምንፈልገው መጠጣት የምንፈልገው መኖር የምንፈልገው የህይወት አኗኗር ለልጆቻችን መስጠት የምንፈልገው የህይወት አኗኗር ለልጆቻችን ማስተማር የምንፈልገው ትምህርት ቤት ለህክምና በቃ ለእንደዚህ አይነት ነገሮች። ወጪ ምናደርገው ወይ ደግሞ እንደዚህ አይነት አገልግሎቶች ለማግኘት በምላሹ የምንሰጠው መሳሪያ ነው እንደ ለዚህ የምንጠቀምበት ማለት ነው። እና እ ማለት የማይነካው የህይወታችን ክፍል የለም በገንዘብ የማንገዛው የህይወታችን ክፍል የለም። ስለ መንፈሱ ወይም ደግሞ ከመንፈሳችን ጋር ከራሳችን አይምሮ አይምሮ ጋር ከውስጣችን ሰላም ጋር ያለው ግንኙነት ከዚህ በላይ እንደሆነ ይታወቃል። ነገር ግን በቀጥታ ምድር ላይ ለምናከናውናቸው ነገሮች። ቀጥተኛ የሆነ ግንኙነት ያለው ግን ገንዘብ ነውና። ስለዚህ ከገንዘብ ጋር ያለን ግንኙነት አለ ቢኖረንም ባይኖረንም ማለት ነው እና ግንኙነቱ በጣም ጤናማ መሆን አለበት። እያለች ታወራለች በቃ ምክንያቱም ከብዙ ነገር ጋር ስለሚገናኝ ከብዙ የህይወታችን አቅጣጫ ጋር ለምሳሌ አንድ ሰው። ምንድነው የሚባለው የሆነ አባቱን ማሳከም ፈልጎ ግን ገንዘብ የለውም። ይሄ ልጅ ለራሱ የሚሰጠው ግምት ለራሱ ያለው አመለካከት ወይ ደግሞ አባቱ በመተማማታቸው የሚኖረው የአእምሮ ጫና። ቀላል ሳይሆን ቀርተው ሳይሆን እሱ ራሱ ከባድ ጫና ሆኖ ሳለ አባት መታመማቸው ወይ ደግሞ የእሳቸው ድካም መታመም ስቃይ ምናምን ማየቱ የራሱ የሆነ ጫና ሆኖ ሳለ ግን ደግሞ እሳቸውን አለማሳከም በገንዘብ እጥረት ምክንያት ማሳከም አለመቻል። ስታስብ ደግሞ ሌላ ጫና ውስጥ የሚከት ነገር ነው ብዬ አስባለሁ። እና የዚህ ልጅ አይምሮ በቀጥታ ከገንዘብ ጋር በተገናኘ አይምሮን ምን ያህል ሊጎዳውና ስለራሱ ያለው ግምት ስለነገሮች ያለው ግምት በምን ያህል ደረጃ ሊቀይረው እንደሚችል ይታወቃል። ብዬ አስባለሁ። እና እንደዚህ አይነት ነገሮች ላይ በጣም ጥንኧቁቅ መሆን ለአእምሮአችን ማሰብ ለፍላጎቶቻችን ግን ምንድ ነው የሚባለው ገደብ ማበጀት። ያገኘነውን ገንዘብ የግድ መውጣት የለበትም በቃ የሆነ ሰዓት ላይ ለሚያስፈልገን ነገር ነው የተሰጠን አሁን የወር ደሞዝተኛ የሆነ ሰው አለው አይደለም? ያ ገንዘብ ሲሰጠው ያ ብር ሲሰጠው የጊዜው እኩሌታ ነው በቃ ምላሽ ነው የጊዜው ምላሽ። አሁን ቀንን ሙሉ ወሩን ሙሉ የሰራነውን ልፋት ነው እየተሰጠን ያለው ማለት ስለዚህ የጊዜያችን የሰጠነው ገንዘብ እኩሌታ ነው ማለት ነው። ያ ገንዘብ ስለዚህ የግድ መዋል ባለበት በትክክለኛ ቦታ ነው መዋል ያለበት ብዬ አስባለሁ። እና ቁጠባ ሲባል ደግሞ ይህንን እንድናስብ የሚያደርገን ነገር ነው። ብዬ ስለማስብ ቁጠባን በደንብ ነው የምደግፈው ለራሴም አደርገዋለሁ።

ማታ ከስራ በኋላ ምን ታደርጋለህ? ከስራ በኋላ ወይኔ ለራሴ የምሰጠው ጊዜ በጣም። በህይወቴ ከማሳልፋቸው ጊዜያቶች የምር የምር በህይወቴ የማሳልፋቸው ጊዜያቶች በጣም የምወደውን ጊዜ የማሳልፈው ከራሴ ጋር ለራሴ የምሰጠው ጊዜ። አንዳንድ ጊዜ እንደዚህ ስል ማለት ነው እንትን ሊመስል ይችላል የሆነ የተወሳሰበ ነገር ሊመስል ይችላል። አላውቅም ምናልባትም ሲደመጥ እንደዛ ሊመስል ይችላል። ግን ቀጥተኛ ትርጉሙ ወይም ቀጥተኛ በቃ ትርጓሜው ምንድነው? ከራስ ጋር ጊዜ ማሳለፍ ማለት አሁን ስለራስ ስራም እኮ ስለራስ ነው አይደለ የታወቀ ነገር ነው ስራ እየሰራን በዋልንበት ሰዓት። ለራሳችን ብለን ነው እየሰራን ያለነው ስለራሳችን ለውጥ ነው ለራሳችን ገንዘብ እየሰራንበት ነው እና አላማው ከእኛ ውጪ አይደለም ይታወቃል። ከራስ ጋር ሲባል ግን ስለ ስራ ማሰብ የለም። ስለ ገንዘብ ማሰብ የለም። ወይ ደግሞ ስለ ሌላ ውጫዊ ስለሆነ ነገሮችን ማሰብ። አቁመን ውስጣችን ውስጥ ምን እየተካሄደ እንዳለ ማየት ሰላማችን እንዴት ነው አይምሮአችን እንዴት ነው እንቅልፋችን እንዴት ነው። አመጋገባችን እንዴት ነው። ጤናችን እንዴት ነው። ውስጣችን ምን እየተሰማን ነው ስሜቶቻችን ምን ይመስላሉ አሁን። ስራ ላይ በምንሆንበት ጊዜ ሁሉ ነገራችንን ለስራ ነው የምንሰጠው አይደለ በዛን ሰዓት ህመም እንኳን ቢሰማን ወይም የመጨነቅ ስሜት ወይም የሆነ የመክበድ ስሜት በማንኛውም ሰዓት ሊሰማን ይችላል አይደለ በሚሰማን ሰዓት። ለስሜቶቻችን ጊዜ አንሰጥም ምክንያቱም ስራ ላይ ነን። የሚከፍለን የሆነ ሰዓት ላይ የሚጠይቀን ስራ ላይ ቦታ ተቀምጠን እንዲህ እየተሰማኝ ነው እንዲህ እያመመኝ ነው እንዴ እያደረገኝ ነው ብንል ምናልባትም ተደማጭ እነት የሌለው ነገር ሊሆንብን ይችላል ማለት ነው። ስለዚህ ከራስ ጋር ማውራት ግን መቼ ነው የሚጠቅመው? ልክ የስራ ፍታ ፋታ ስናገኝ ማደግ ያለብንን ነገሮች አብ ጨርስ። አድርገን ስንጨርስ ሀሳባችን ሰብስበን ስሜቶቻችንን ለመመልከት መሞከር እየሄድንበት ያለውን የህይወት መንገድ ልክ ነው አይደለም። ቆም ማለት ይፈልጋል አይፈልግም መስተካከል የሚፈልገው የሚፈልገው ነገር አለ የለውም። ከዛ ደግሞ ከዚህ በፊት ይሄን ይሄንን ነገር አቅጄ ነበር ይሄን አደርጋለሁ ይሄን አሳካለሁ ብዬ ነበር። ማለት የሚያዋጣ ነገር ነው እያደረኩኝ ያለሁት። ብለን እራሳችንን መጠየቅ አለብን። የሚያዋጣ ማለት። ላሰብነው እቅድ ላሰብነው አላማ የሚያደርስ ነገር ነው እያደረግን ያለነው ወይስ በተቀራኒው ነው እያደረግን ያለነው። ወይስ ተጨማሪ ልፋት ይጠይቃል ወይስ በትክክለኛ መንገድ ላይ ነን። የሚለውን ነገር ለማየት። ቆም ማለት ማለት ነው ከራስ አይምሮ ጋር ፊት ለፊት ከራስ ስሜት ጋር ከራስ ሀሳብ ጋር ከውስጥ ሰላም ጋር በቀጥታ መገናኘት ማለት ነው። ከራስ ጋር ጊዜ ማሳለፍ እና በጣም ወድጄው በጣም ሳይታወቅ የማደርገው ነገር ነው። ልክ ከስራ ቦታዬ እንደመጣሁ ልብሴን እቀይራለሁ ሻወር እወስዳለሁ እተጣጥባለሁ ምናምን መጀመሪያ ከዛ በኋላ መክሰስ ምናምን መክሰስ። ያልቀመስኩ እንደሆነ እሱን እቀማምሳለሁኝ ያ ያገኘሁትን ቤት ውስጥ አልያ ደግሞ የተወሰነ ነገር ሰርቼ እበላለሁ። ከዛ ለራት ማዘጋጀት እጀምራለሁ ከዛ በኋላ። የቀን ውሎዬን ለመጽሐፍ እሞክራለሁ ምን ሲሰማኝ እንደዋለ እናይ። ከዛ ምን እያደረግን እንደሆነ እጽፋለሁ እሱን እሱን ጽፌ ከጨረስኩኝ በኋላ ጸሎት አደርጋለሁ እራቴን እበላለሁ። አምላኬን አመሰግናለሁ ስለሰጠኝ ስላደረገልኝ ስለ ሁሉም ነገር እሱን አመስግኜ ደግሞ የሚያደርግልኝ እንዲያደርግልኝ የምፈልጋቸው ነገሮች ጠይቄ ከእሱ ጋር ያለኝን ነገር ጨርሼ መጽሐፍ ቅዱስ አንብቤ። ያው ወደ እንቅልፌ ነው የምሄደው ማለት ነው። እና በጣም ለኔ ምንጭ። በጣም የምወደው ደስ ብሎኝ የማደርገው ነገር ነው ከስራ በኋላ ማደረጋቸው የእያንዳንዱን እንቅስቃሴዎች ማለት ነው።

የምታውቀው አንድ ምሳሌ ንገረኝ? በነገራችን ላይ ተማሪ በነበርኩበት ጊዜ በጣም ጎበዝ ነበርኩኝ። ምሳሌ ሲ እኛ ሀገር ያው እንደ መግባቢያ ነው ምሳሌያዊ አነጋገሮችን ስንናገር እንደ መግባቢያ ነው። በየመሃሉ የጨዋታ ማድመቂያ ነገሮችን አጽኖት ለመስጠት በእንትን ለመናገር በቃ እንዳልኩት ስካት ሞት ግን መስጠት አንተ አንድ የምሳሌያዊ አነጋገር ጣል እያደረጉ ማውራት እንዳልኩት ለንግግራችን ወይ ለመግባባታችን አጽኖት መስጠት ነው። ሁለተኛ ነገር ደግሞ ጨዋታው ያደራል ሙቅታን ይፈጥራል ለምናወራው ነገር ይበልጥ የሚጣፍጥ ይዞን እንዲቆይ የሚያደርግ ከዛ በኋላ ደግሞ አብዛኞቹ ምሳሌ አነጋገሮች የራሳቸው የሆነ የውስጥ የሚባል አይነት ይሄ በቀጥታ ከሚነገረው ቋንቋ በተጨማሪ አለፍ ያለ የራሳቸው የሆነ ትርጉም አላቸው። ነው ትንሽ ማሰብ የሚጠይቁ ናቸው። አንድ የምሳሌ አነጋገር አንድ ሰው ጣል አድርጎ ቢናገር ምን ለማለት ፈልጎ ነው? ምን እያለ ነው? ምናምን የሚለውን ነገር ትንሽ ማሰብ ይፈልጋል በትክክለኛ መንገድ ለመረዳት ማለት ነው። እና አይምሮ የሚጠይቅ ነገር ነው። መረዳት የሚጠይቅ ነገር ነው። ከዛ ደግሞ እንትንም ነው። የሰዎች የፈጠራ ክህሎት የድሮ አባቶቻችን እስካሁን ድረስ ያቆዩልን የማሰባቸው አቅም ነገሮች የመረዳት አቅማቸው። ከዛ ደግሞ ለማስረዳት ደግሞ ምን ያህል እንደሚሄዱ የሚያሳይ ነገር ነው። ፈጠራቸው ምናምን ብዙ ነገራቸው የሚያሳይ ነገር ነው። እና ይለያል ምሳሌ አነጋገር ከዛ ደግሞ እንዳልኩት በጣም ጎበዝ ነበርሁኝ። ጎበዝ ነበርኩኝ ተማሪ ሆኜ አማርኛም ይሁን ትግርኛም ይሁኑ እኔ ነበርኩ በደንብ በስነ ስርዓት የምሰራው ማለት ነው። ክላስ ውስጥ ክፍል ውስጥ በምንማርበት ጊዜ ሌላው ቀርቶ ይሄ ሰምና ወርቅ ምናምን የሚባል ነገር አለ አይደለ እንደ ቀኔ የሆኑኝ ነገር እና በውስጡ ቀጥተኛም ቀጥተኛም ያልሆነ ትርጉም አለው ማለት ነው። ያ አነጋጋር ወይም ያ ቃል ስለዚህ ያንን የማውጣት እንትኑ በደንብ ነበረም እንትን የሚለኝ በደንብ ነበር። የሚገባኝ እንዴት እንደሆነ አላውቅም። ጓደኞቼ እኮ አሁን ምሳሌ አነጋገር ተረድተህ ምት የምታውቀው ነገር አይደለም አታስተማሪ እንዲህ ነው እንዲህ ነው ብሎ አስተምሮ ከዛ ገብቶህ ምናምን ከዛ በኋላ ፈተና የምትሰራው ምናምን አይነት ነገር አይደለም። እንትን አይደለም ይሄ እንደ ሂሳብ አይደለም። እንዲሁ የሚገባህ ነገር ነው በቃ ሲነገር ሲተረት መተጋጋሚ ስትሰማው ሲተረጎልህ የሚገባህ ነገር ነው። እንጂ እንዲሁ በቃ እንትኑ የሚወራ ምናምን ከተብራራ በኋላ የሚገባ ምናምን አይነት ነገር አይደለም። እና ምናልባትም ከመጽሐፍት ጋር ከፊልሞች ጋር ረጅም ጊዜየን አሳልፍ ስለነበረ ከእሱ ጋር በተያያዘ የቃረምኩት ነገር ሊሆን ይችላል። ልማንኛውም የምታውቀው አንድ ምሳሌያዊ አጋገር ለምሳሌ ድር ቢያብር አንበሳ ያስር ይባላል። ድር ቢያብር አንበሳ ያስር ማለት ድር ማለት አንድ ክር ብቻዋን ክር ማለት ነች። እና ከእሷ ድር ብታበር ማለት አንድ ክር ብቻ ዋና ልጅ የእሷን አይነት ሌሎች መቶ ወይም ደግሞ አንድ ሺህ ድር አንድ ላይ ብናደርገው እሱን ጠምጥመን አንበሳ ሊናስርበት ይችላል። ወይም አንበሳ ለምሳሌ በአንድ ድር አንበሳ ማሰር አይቻልም ይበተስብናል ማለት ነው። እንኳን በአንድ በሁለት በሶስት ራሱ ማሰር አንችልም አንበሳን ከሀይሏ አንፃር ከጉልበቷ አንፃር በአንድ ደር ልታሰርልን አይችልም። ስለዚህ አንድ ሺህ ግን አሁን ቢያበር ግን ብዙ ድር ግን አንድ ላይ ብንሰበስበው አንበሳ ያን ያክል ግዙፍ የሚባል ያን ያክል ጠንካራ የሚባለው ነገር ግን ካበረን ማሰር ይቻላል ማለት ነው። ይሄ ማለት በቀትታ ምን ማለት ነው? ህብረት ካለህ አንድ ላይ መስራት ካለህ እርስ በእርስ ተፋቅሮ ተዋዶ መስራት ካለ ትልቁን እንደ አንበሳ የምንፈራው ችግራችንን ማሰር እንችላለን እንደማለት ነው። እና ህብረትን አብሮ መስራትን መዋደድን ህብረት መፍጠርን ከሰዎች ጋር ከሌሎች ጋር አብሮ መስራትን የሚያበረታታ አይነት ምሳሌያዊ አነጋገር ነው ማለት ነው።

ሾርባ ትወዳለህ? ሾርባ እወዳለሁ አዎበጣም የሚጣፍጥ ምግብ እኮ ነው። በደንብ ነው የሚጣፍጠው ከዛ ደግሞ ማለት ነው። በተለይ ጉንፋን ይዞት አንድ ሰው። አለ አይደለ መጀመሪያ አካባቢ ሊጀምረን አይነት ያለ ጉንፋንም ቢሆን። ወይ ደግሞ በደንብም እኛ ጋር ቆይቶ በጣም የሚያስለን ምናምን ጉንፋን ሲሆን። በጣም አሪፍ ነው ሾርባ በተለይ እናቴ የምትሰራለኝ ሾርባ የሚለይ ነበረ። ሁልጊዜ አሁንም ድረስ አሁንም ድረስ ጎንፋን ከያዘኝና ከደወልኩላት ያንን ሾርባ ወይ ትልክልኛለች ወይ ደግሞ። ቤቴ ሄጄ ያንን ነው የምትሰራለኝ ምናምን እና በጣም ነው የሚጠፍተኝ። እንትን ይፈልጋል በርግጥ እኔ እንጃ ስራ ይፈልጋል መሰለኝ እንዲሁ በጠቀላሉ የሚጣፍጥልን አይነት ነገር አይደለም። ከዛ ደግሞ ቅመማ ቅመሞች ይፈልጋል የሆነ የሚያጣፍጡት የየራሳቸው የሆነ ቅመማ ቅመም ሊገቡበት ይገባል ይሄ። አለ አይደለ መደበኛ የሆነ ወይ ደግሞ መደበኛ የሆኑ ቅመሞች ብቻ ተጠቅመን የምናጣፍጠው አይነት ምግብ አይመስለኝም ፍጹም አይመስለኝም። ለምንድነው እንደዚህ ያልኩት የሆነ ጊዜ ጉንፋን ይዞኝ ማለት ነው ከሆነ አመታት በፊት በጣም ያስቸግረኝ ነበር ይሄ ከትንፋሽ ጋር የተያዙ በሽታዎች ምናምን ያስቸግሩኝ ነበረ። እስከሆነ ሰዓት ድረስ እስከ ሆነ እድሜዬ ድረስ። እና ያንን ለመከለከል ወንድሜ የሆነ ካፌ ይዞኝ ሄደኝ ማለት ነው። ሬስቶራንት ነገር ነው ይዞኝ ሄዶ ከዛ ሾርባ አጠጣሻለሁ ልጋብሽ ምናምን ብሎ ነው የወሰደኝ። ከዛ ጾም ነበር እንዳጋጣሚ የአትክልት ሾርባ አምጪላት አላት በትኩሱ። ከዛ አመጣችልኝ ስቀምሰው ጭራሽ እኔ እንጃ ምን አይነት ጣዕም እንዳለው እርግጠኛ አይደለሁም ማለት ልገልጸው አልችልም። በጣም የሚያስጠላ ጣዕም ነው ነበር። ከ ሁለት ሶስት ሁለት ሶስት እንትን ከበላሁኝ በኋላ ማንኪያ ከጠጣሁበት በኋላ ጭራሽ እንትን ላድርገው አልቻለሁም ጭራሽ ልትጣው አልቻልኩምና። አስተናጋጇን ጠራኋት ማለት ነው ይሄ ከምንድን ነው የተሰራው ምናምን ስላት። የአትክልት ሾርባ ነው አለችኝ የአትክልት ማለት በቃ ይሄ ሁሉም አይነት አትክልቶች ካሮት ቆስጣ ድንች ጎመን ሁሉም ነገር ገብቶበት ግን በደንብ ነው የበሰለው እና በደንብ አይታይም። ቆስጣውም ምኑም አይታይም እቃ በቃ እንደ ቀለም ነው እንጂ ከላይ የሚታየው ምንም የሚታይ ነገር የለውም ምንም ለዛ ነው ስለበሰለ ነው በደንብ ምናምን አላችሁም። ለማንኛውም ብዬ ዞሮ ዞሮ አልጠጣሁትም ጭራሽ ሊገፋልኝ አልቻለም ማለት ነው። ከዛ ቤት ስመጣ እናቴ ሰርታ ጠበቀችኝ ማለት ነው እሷ የሰራችሁ ደግሞ ይበልጥ ይጣፍጣል አትክልትም አለው ይሄም መኮኖኒም አለበት። ፓስታም ምናምንም ቆራርጣ ነው የምትጨምረን ትጨምርበታለች እና በጣም ነው የሚጠፍጠው እሷ ስትሰራ በጣም ነው የሚጣፍጠው። ከዛ ደግሞ የራስ የሆነ የቤት አይነት ቃና አለው እና እሱ በጣም ጣፍጦኝ በላሁት። እን ሾርባ እወዳለሁ እኔም ራሱ። አንዳንድ ጊዜ ወደ ቤት ስመጣና ለቤተሰቦቼ ስሰራላቸው በጣም ነው የሚወዱት በጣም በፍቅር የሚወዱት ወደውልኝ የሚበሉት አይነት ምግብ ነው። ሾርባ እና በጣም ነው ደስ የሚላቸው በጣም ነው የሚወዱት። እኔ ራሱ እንዳልኩት ስሰራው ደስ ይለኛል ሲበላ ደስ ይለኛል ማለት የሰራህው ነገር ሰው ወዶት ሲበላው ደስ ይል የለ። እንደዛ ደስ ይለኛል ከዛ ባለፈ ደግሞ አጣፍጦ መስራት ለወንድም ለእህት አጣፍጦ መስራት ለአባት ከአንዳንድ ጊዜ አባቴ ይደውልልኛል ነይ በቃ ሾርባሽ ናፍቆኛል ምናምን ይለኛል እና መጥቼ እሰራለታለሁ። እሱን እሱን በቃ አስባለሁ ደስ ይለኛል ስራውን ደስ ይለኛል ስጠጣውም ስበላውም ደስ ይለኛል ሁሉ ነገር እና ሾርባ በጣም ነው የምወደው።

የስራ እድገት እየፈለክ ነው ወይ? አዎ የስራ እድገት እየፈለኩኝ ነው። አሪፍ ነገር ነው እኮ አይደል። ማለት ለምትሰራው ስራ እውቅና መሰጠት። ከዛ ባለፈ ደግሞ ስራህ እየታየ እንደሆነ በሰዎች ዘንድ በቅርብ ሀላፊ ዘንድ ብቻ በስራ ስራ በስራ እየታየ እንደሆነ- ማሳያ ስለሆነ የስራ እድገት የማይፈልግ ሰው አለ ብዬ አላስብም። ከዛ ደግሞ እስከ ስራ እድገት ጋ በተያያዘ እርግጥ ነው ተጨማሪ ሀላፊነት መሰጠት ጋይ ያካትታል። ግን በዋነኛነት- የሚታሰበው የደሞዝ ጭማሪ ነው። ደሞዝ ከፍ ይለዋል። አንዳንድ ነገሮች ይጨምራሉ። ከዛ ግን ሁላችንም መመልከት ያለብን ብዬ የማስበው እኔን ጨምሮ- የስራ እድገት ሲባል ሀላፊነት መጨመር ማለት ነው። ከዚህ በፊት ስራ የነበረው ስራ ሀላፊነቱን ጨምረህ መስራት ማለት ነው። ሀላፊነትን መጨመር- ከዛ የምትሰራውን ስራ መጨመር ከዚህ በፊት ትሰራቸው የነበሩ መንገዶች እነዛን አስተካክሎ ለምሳሌ ከሀላፊነት ወደ ሌላ ሀላፊነት እየተሸጋገርክ ስለሆነ- በተቻለ ስለ ስራው አሰራር እንዴት እየሄደ እንዳለ የሚሉትን ነገሮች በበለጠ እና በተሻለ ሀላፊነት ራስን ለማብቃት መሞከር መጣር ያስፈልጋል ብዬ አስባለሁ። እንደገና ደግሞ የስራ እድገት ዝም ብሎ ከምንም እና ለማንም የሚሰጥ ነገር እንዳልሆነ- ሁላችንም እናውቀዋለን። አንድ ሰው ስራው ታይቶ እየሰራው ያለውን ነገር- ታይቶ ጥሩ ላይ መሆኑ ተመስክሮለት ነው አይደል የስራ እድገት የሚያገኘው። ይሄ ማለት እየሰራው የነበረው ስራ አሁን ለሚሰጥህ እድገት ብቁ ነህ ማለት ነው። ካለህበት በላይ ሀላፊነትን የመሸከም አቅሙ አለህ። የመሸከሙ እውቀቱ- እና ምናልባትም ደግሞ ልምዱ አለህ ተብለህ ሲታመንልህ ነው። የስራ እርገት የሚሰጥ። እና ይመስለኛል በጣም ጥሩ ነገር ነው እና እኔም የስራ እድገት በቅርቡ አገኛለሁ ብዬ አስባለሁ። አንዳንድ ነገሮች አሉ። ቅድም እንዳልኩት አንድ ሶስት አመት ሆኖኛል አሁን እየሰራሁበት ያለው ስራ መስራት ከጀመርኩኝ። መጀመሪያ አካባቢ ሁሉም ሰው ያው ለስራ አዲስ ሲሆን መክበዱ- አይቀርምና እኔም ከብዶኝ ነበረ። መጀመሪያ አካባቢ የተወሰኑ ነገሮች ለመረዳት አዳጋች ነበሩ። ከዛ ግን ቀስ በቀስ ነገሮች እየገቡኝ የስራው ሂደት ከምንም ከማንም በላይ ደግሞ ስራው ከእኔ ምን እንደሚፈልግ :ምን አይነት ስራ ከእኔ ምን እንደሚጠበቅ እያወቅኩና እየተረዳሁ እየገባኝ ሲመጣ ግን ቀስ በቀስ እንትኑ- ምንድነው መስጠት የምችለው ለስራው የሚለውን ነገር እየተረዳሁኝ ስመጣ- ስራው እየቀለለኝ ሀላፊነቴን ደግሞ የመሸከም አቅሜ እየጎለበተ መጣ ማለት ነው። እና ይህን ይህን- ከማየት አንፃር አሁን ላይ- የስራ እድገት እየፈለኩ ነው።

ልብስ ምን ያህል ጊዜ ታጥባለህ? ልብሴም እኔ አይደለሁም ማጥባው በጣም ሞዳት ትንሽዬ እህት አለችኝ የኔ ታናሽ እህት እሷ ናት የምታጥብልኝ። የሚገርመው ነገር እንዴት እንደሆነ አላውቅም። የስድስት አመት የሰባት አመት ታናሼ ናት ግን እሷ ቀድማኝ ለመደች ልብስ ማጣር። እና ሙሉውን ነገር እሷን የምታጥብልኝ አንዳንድ ጊዜ ታሳዝነኛለች። እውነቱን ለመናገር ምክንያቱም ልብስ ማጠብ በጣም ድካም አለው በጣም ጀርባ ያሳምማል። እጅ ያሳምማል በጣም ድካም አለው። ደግሞ ሲበዛ ደግሞ ይበልጥ ድካም ይጨምራል እንደሚታወቀው እና። ያን ያን ሳስብ ታሳዝነኛለሽ። ግን ደግሞ አንድም ቀን አግዣት አላቅም። ጭራሽ አጥቤ ማወቄን እርግጠኛ አይደለሁም። ልብስ የራሴም የውስጥ ሱሪ ወይ አምም የጡት መያዣ ምናምን ላጥብ እችል ይሆናል እንጂ እንደዚህ በልብስ ደረጃ ልብሴን አጥቤ ማወቄን እርግጠኛ አይደለሁም። አንድ ሁለት ጊዜ አድርጌው ይሆናል ግን በመደበኛነት ግን ለብሴን የምታጥብልኝ እህቴ ናት። በጣም አድካሚ ስራ እንደሆነ መመስከር እችላለሁ። የልብስ የማጠብ ሂደት በጣም አድካሚ ነው። እኛ ቤት ደግሞ ብዙ ልብሶች ናቸው ያሉት ማለት ትልቅ ቤተሰብ ስለሆኑ ሁላ የሁላችንን ልብስ አንድ ላይ ሲጣጣብ። ምን ያህል ብዙ ምን ያህል አድካሚ ምን ያህል ጊዜ የሚወስድ ምናልባትም አንዳንድ ቀን ሙሉ ቀን ሊዋል። ይችላል ልብስ አጠባ ላይና አጠባ ላይና እሱን እሱን ሳስብ ምን ያህል አድካሚ ሊሆን እንደሚችል ለእነሱ መገመት አያቅተኝም። ግን ልብሴን ራሴ አላጥብም። አላጥብም በሳምንትም ይሁን በሁለት ሳምንትም በየወርም ሊሆን ይችላል ጊዜው እነሱን ነው የሚያውቁት። ግን እነሱ ናቸው ልብሶቼን የሚያጥቡልኝ።

እሳት ለማንደድ ምን ትጠቀማለህ መቼስ ድሮ በታሪክ እንደምናውቀው ሰዎች በየደረሱበት የ የዘመናዊነት ደረጃ ማለት ነው። በተለያየ መንገድ እሳት ለማንደድ። የተለያየ መንገዶችን ይጠቀሙ ነበር። የሚገርመኝ ነገር አሁን ላይ እድለኞች ነን ብዙ እሳት ማንደድ ሁላ ላይጠበቅብን ይችላል። ብዙ ነገሮች በኤሌክትሪክ ኤሌክትሪክ ምጣዶች አሉ። መፍጫ ብንፈልግ በኤሌክትሪክ ነው ምግብ ማብሰል ብንፈልግ በኤሌክትሪክ ነው። ብዙ ብዙ ነገሮች ሌላው ቀርቶ ቡና ራሱ ማፍላት ብንፈልግ በከሰል ካልሆነ በስተቀር ደስ አይልም። ግን በኤሌክትሪክ እሱ ራሱ ሊፈላ ይችላል። እጣን ማጨስ ይቻላል ምንም ምንም አይነት ነገሮችን በኤሌክትሪክ መስራት በሚችልበት በሚቻልበት ዘመን ላይ ነው ያለነው። አሁን ላይ ግን በ ድሮ በነበሩበት ጊዜ ግን በታሪክ እንደምናውቀው ሰዎች ሁለት ድንጋይ አጋጭተው እሳት ይፈጥሩ ነበር ይባላል። ያው ሳይኒስ የራሱ የሆነ ትንታኔ ቢኖረውም። የሚያሳምን ትንታኔ ማለት ነው። የሚያሳምን ትንታኔ ቢኖረው የሰዎቹ የማሰብ አቅም የሰዎቹ የአዲስ ነገር የመፍጠር እና አዲስ ነገር የማምጣት ከዛ ደግሞ ደፍሮ የመሞከር። ምንድ ነው? ድፍረታቸው ግን እጅግ በጣም የሚደነቅ ነገር ነው ብዬ አስባለሁ። እና እንደዛ ሆኖ ለአመታት ለምን ያህል ጊዜ እንደወሰደባቸው አይታወቅም። ከዛ ያንን ድንጋይ አጋጭው እሳት ሲፈጥሩ። ያንን ምልከታ ያችን ሀሳብ ተነስቶ እንደገና ክብሪት ወደ መስራት ተሸጋገሩ ማለት ነው። እና የሰው ልጅ ህይወቱን ለማ ለማሻሻል ጊዜውን ለማሻሻል ምን ያህል የበቃ ንቁ የሆነ አእምሮ እንደተሰጠው ማሳያ ነው ብየ አስባለሁ። የሰው ማሰብ ቢያቆም ኖሮ ይሄንን እንዴት ላድርገው ብሎ ራሱን መጠየቅ ቢያቆም ኖሮ። ምን የሚሉት አባባል ድሮ እስካሁን ድረስ በጋሪ እንሄድ ነበር ምናምን ይባላል አይደል ይላል። ሰው ፍላጎት በነገሮች ላይ ፍላጎት ባያሳድር በነገሮች ላይ ጥያቄዎችን ባይጠይቅ ማለት ይሄ ይሄ እንዴት ይሆናል? ይሄን ባደርግ ምን አገኛለሁ የሚለውን ነገሮች መጠየቅ። ባይችል የሰው ልጅ አእምሮ እስካሁን ድረስ በፈረስ ነበር የምንሄደው ማለት ነው። ተመሻሽተን በቃ ፈረስ ብቻ ነው። ፈጣኑ ፈጣኑ የሚባል እንግስቃሴ ማድረጊያቸው ፈረስ ይሆን ነበር ማለት ነው። እና ሰዎች እያሰብን ለነገሮች ነገሮች ላይ አሰራራቸው ላይ አካሄዳቸው ላይ ጥያቄ እየፈጠርን በሄድን ቁጥር አዳዲስ ነገሮችን የመፍጠር አቅማቸው እየዳበረ ይሄዳል ወይም እያደገ ይሄዳል ማለት ነው። እና ከድንጋይ እርስ በእርስ አጋጭቶ እሳት ከመፍጠር አሁን ላይ እስካለንበት ዘመን ድረስ የተዘረጋ የስልጣኔ ገመድ አለ ማለት ነው። እና ቀደም እንዳልኩት ድንጋይ አጋጭተው እሳት ይፈጥሩ ነበር ከዛ በኋላ ከዛ በመነሳት ደግሞ ክብሪት መስራት ቻሉ ማለት ነው። ሁለት ነገሮች ተጋጭተው ወይም በሃይል ግጭት ሲፈጥሩ እሳት የመፍጠር አቅም አላቸው። ስለዚህ ትንሽ ነገር ጨምሮ እሳት ማንደድ ይቻላል ማለት ነው። እና እሱን ተጠቅመን አሁን ላይ ከከሰልጋ ወይም ሌሎች ከሚቀጣጠሉ ወረቀት ካርቶኖች ጋር አያይዘን እሳት በቀላሉ ማንደድ እንደሚቻል ነው። መረዳት የሚቻለው። ከዛ ባለፈ ግን ቅድም እንዳልኩት ብዙ ነገሮች አሁን ላይ ከእሳት ተነስተው ሙሉ በሙሉ በሚባል ደረጃ በኤሌክትሪክ የሚሰሩ ብዙ መሳሪያዎች በዘመናችን አሉ። ብዙ ብዙ ነገሮች ማንደጃው ምጣዱ ቡና ማፊያው ብዙ ብዙ ነገሮች በቀጥታ ከእንትን ጋር የሚገናኙ ሆነዋል። ከኤሌክትሪክ ጋር የሚገናኙ በተለይ ከተማ ሰው በጣም ከፍተኛ መጠን የሆነ የኤሌክትሪክ አቅርቦት እንዳለው ይታወቃል። እንደውም ገጠር አካባቢ እስካሁን ድረስ በእሳት በማንደድ እንጨቶችን በመፍለጥ እያነደዱ ነው። ዞሮ ዞሮ